አዎ በልጅነቴ ጀምሮ ገጠር ላይ ስላደኩኝ ምግብ በእንጨት ስናበስል ነው ያደግነው በቃ በጣም ደስ የሚል ነገር ነው ያለው ካንፍ ፋየር እናዘጋጃለን ውጪ እሳት እናቃጣለን መስቀል ሴንዳ ሜራን እንደምራለን። በአጠቃላይ ላይ በቃ በእንጨት እያበሰልኩኝ እኔ ያደኩት እና እሳትም በቃ አብዛኛው ጊዜ በእንጨት ነበር ስንጠቀም የነበርነው። የሆነ አሁን ላይ ነው መብራት መምጣት ይጀምረው እና በጣም ብዙ ጊዜ ይጠቀም ነበር ልክ ነው

አዎ አብዋራ በጣም ችግር ይፈጥራል ምክንያቱም በዚህ ጊዜ ደግሞ ለተለያዩ በሽታችሁም ለጉንፋን ለምናምን ሊያመጣን ይችላል። በተለይ ደግሞ ጎረጎረብ አስመራ አለባቸው ሰዎችን በጣም ችግር ያመጣል ያልታወቁ ኬሚካሎችን ወይም ደስታችን እንዲገቡ ሊያደርግ ይችላል። አይናችንም ችግር ሊፈጥርብን ይችላል የመስፈሻ ክልታችን በአጠቃላይ ሊጎዳ ይችላል። እውነት ነው በቃ አብዋራ በጣም ችግር ይፈጥራል እና ብዙ የሚመረጥ ነገር አይደለም። አልበለዚያ ደግሞ አብዋራ መከላከያ አድርገን መሄድ መቻል አለብን። እንደዛ ካላደረግን ግን አብዋራ ዝም ብሎ ከገባኝ አካባቢ ጋር ይጎዳል እውነት ነው በጣም ነው የሚጎዳው።

እውነት ለመናገር ሳንቲም ብዙ ቆጣቢ አይደለሁም ነገር ግን በቃ ያው መቆጠብ ግን በጣም አስፈላጊ እንደሆነ አምናለሁ ምክንያቱም ለነገ ህይወታችን ማሳካት በጣም ዛሬ መቆጠብ ያስፈልጋል ዛሬ በትንሽ በትንሽ የቆጠብናት ሳንቲም ነገ ደግሞ ትልቅ ብር ትሆናለች ስለዚህ ስራም ለመጀመር የተ ድንገተኛ የሆነ ችግርም ቢገጥመን እሱን ለመፍታት መቆጠብ በጣም አስፈላጊ ነገር ነው። በተለይ በትንሽ በትንሽ የተቆጠበው ነገር ሳይታወቅ ብዙ ስለሚሆን ጥሩ ነገር ነው።

በትክክል ሶስት ቋንቋዎች እችላለሁ ያው አማርኛ አፍ መፍቸ ቋንቋዬ ነው ትግርኛም እችላለሁ እንግሊዝኛ እችላለሁ ብቻ ሌሎችም ሌሎችም ትናንሽ ትንሽ ቋንቋዎችን እሞክራለሁ ግን በአጠቃላይ ሶስት ቋንቋ ነው መናገር የምትችለው በደምብ አድርጌ ማለት ነው። ነገር ግን ቋንቋ መቻል በጣም አስፈላጊ እንደሆነ በጣም ጥሩ ነገር እንደሆነ አውቃለሁ እንደ ሀብት ነው የምቆጥረው ደግሞ ባገኘውት አጋጣሚ ደግሞ አዲስ ቋንቋ ለመልመድ በጣም ነው የምሞክረው። ሁሌ ደግሞ በጣም ነው የምመኘው።

አዎ ማሸለፍ በደንብ እችላለሁ አዎ ጥሩ ነገር ነው ደግሞ ማሸለፍ ደግሞ እንደዚህ ብዙ ነገሮችን በደንብ ትክክል ለመስራት ሊጠቅም ይችላል ለአንዳንዴ ደግሞ ያልታዩ ነገሮችን በደንብ ለማየት ሊጠቅም ይችላል። እና ማሸለፍ በጣም እችላለሁ ነገሩ ግን በቃ አንዳንዴ ደግሞ በትክክል ማሸለፍ ካልቻልክ በህይወትም ችግር ገጥም ስለሚችል። መለማመድ አለብህ ማለት ነው። እና አዎ እችላለሁ በደንብ ነው የምችለው አዎ እችላለሁ። ነገር ግን ያው የጎደለኝ ነገር ደግሞ ማስተካከል እችላለሁ ማለት ነው

አዎ የኛ ቤተሰብ በአብዛኛው ጊዜ ይሰበስባል ግን የበለጠ ቤተሰብ እሚሰበሰብው ምንድነው ነው? ባአላቶች ሲሆኑ አዲስ አመቶች ሲሆን ገና ሲሆን መስቀል ሲሆን ፋሲካ ሲሆን በጣም እነኝ እነኝ ነገሮችን ይሰበስባል። በአጠቃላይ ደግሞ ወይም ደግሞ ሀዘን ሲገጥም ወይም ቤተሰብ ላይ ችግር ሲገጥም ወይም ደግሞ የተጣላ ሰው ሲኖር ቤተሰብ ይሰባሰባል። እና የእኛ ቤተሰብ በጣም ቢያንስ በአመት አምስት ስድስት ሰባት ጊዜ የመሰባሰብ እድሉ ሰፊ ነው

በልጅነቴ በጣም የምወደው ጨዋታ አኩኩሉ የሚባል ጨዋታ አለ በቃ ድብብቆሽ የሚባል ነገር አለ። በአጠቃላይ በእኛ አካባቢ በጣም የተለያዩ የባህል ጨዋታዎች አሉ። እነሱን በጣም ነበር የምወዳቸው እና አዎ በልጅነቴ አሁንም ሁሌ ትዝታ አለብኝ። የምወደው አይነት ጨዋታ ግን ኮኮኩሉም እና ድብብቆሽ የሚባል ጨዋታ ነበረ። ልጅነቴ ልጅነቴ እያልን በትምህርት ቤቶች የምንጫወታቸው የነበርን ማለት ነው። እና በጣም ነው የምወዳቸው

አሁን ላይ በጣም የምወደው ስፖርት እግር ኳስ ነው። በርግጥ ግን መቃሮ ጫም በጣም እወዳለሁ። በአጠቃላይ ግን ስፖርታዊነት ማርሻል አርትም ቢሆን ፉትቦልም ቢሆን እግር ኳስ ሁሉም ነገር በጣም እወዳለሁ። ወይ ስፖርታዊ አብልጭ የምወደው ግን ምንድነው ቢባል እግር ኳስ ነው። እንደ እግር ኳስ የምወደው ነገር የለም። የእንግሊዝ ፕሪሚየር ሊግ ላይ በጣም ነው የምደግፈው በጣም ነው የማየው። ሁሉንም አይነት ጨዋታዎች የሰሪያም ቢሆን የፍሬንች ሊግም ቢሆን ስፓኒሽ ላሊጋም ቢሆን እከታተላለሁ። ጀርመን ምንስ ሊጋም ቢሆን ብቻ ፉትቦል በጣም ነው የምወደው። ሀገሮች ትንቢር በጣም ነው የምመቸኝ። ስፖርት በቃ በጣም ከምወደው ስፖርት ደግሞ ፉትቦል ነው። በቃ ፉትቦል በጣም ነው የምወደው።

አዎ ከስራ ባልደረቦቼ ጋር ጥሩ ግንኙነት ነው ያለኝ እውነት ለመናገር በጣም ነው ጥሩ ጥሩ ተስማሚ ሰው ነኝ ከሰው ጋር በጣም ምግባባ አይነት ሰው ነኝ እና ከስራ ባልደረቦቼ በጣም በጣም የሚገርም ግንኙነት ነው ያለኝ ሁሌ አከብራችኋለሁ ሁሌ ሰማቸዋለሁ ችግራቸው እረዳቸዋለሁ ነው እነሱም እንደዚህ ይረዱኛል። በምንም ተአምር ነገር የተቀያየረ አይነት ግንኙነትም የለንም ሁሌ በቀጣይነት ደበቃ ተረጋግተን ተረዳድተን ነው የምንሄደው። እና በባህሪዬ ደግሞ እንደዚህ አይነት ሰው ነኝ። አለበዚያ ብዙ ጊዜ አንድ ችግር ከተፈጠረ ችግሩን ደግሞ ቶሎ መፍታት የምወድ አይነት ሰው ስለሆንኩኝ ችግሩን ሳያድር ሳያውል ስለምንፈታ ሁል ጊዜ ከባልደረቦቼ ጋር ጥሩ የሆነ ግንኙነት ነው ያለኝ። እና እነሱም በዚህም በጣም ደስተኛ ናቸው እኔም እውነት ለመናገር በጣም ደስተኛ ነኝ በጣም በጣም። ማለቴ ምንድነው ሁል ጊዜ በስራ አካባቢ ጥሩ የሆነ ስራ ግንኙነት ካለ ስራው ውጤታማ ይሆናል አንተም ደስተኛ ትሆናለህ። ወደ ቢሮ ስትመጣ ራሱ ወደ ስራ ቦታ ስትመጣ እየናፈክ ነው የምትመጣው። አበቃ ሁሌ ደግሞ እንደ ቤተሰብ ነው የምንተያየው እና በጣም ደስ የሚል ግንኙነት ነው ያለኝ። እኔም በጣም ነው የምወዳቸው እነሱም በጣም ነው የሚወዱኝ በጣም ነው የሚያከብሩኝ በሀዘኔ በደስታዬ ሁሉም ከጎኔ ናቸው የሚሆኑት። እኔም እንደዛ ነው የምሆነው እና በስራ ባልደረቦቼ በአጠቃላይ የሚገርም የሚገርም አይነት ግንኙነት ነው ያለኝ የሚገርም ማለት ነው። በጣም ደስ የሚል አይነት ነው ያለኝ ማለት ነው

አዎ ማሰላሰል በደንብ ነው። የማረገው ምክንያቱም ምንድነው ነገሮችን ሁሉ ከመጀመሬ በፊት በደንብ አስቤ በደንብ አሰላስዬ ነው። ነገሮችን ማድረግ የምፈልገው ይሄ ነገር ለምን ይጠቅመኛል ብትል በኋላ ላይ ለሚገጥሙህ እንዳ እያንዳንዱ ነገሮች በትክክል አስቀድሜ ለመገመት ያግዘኛል እና ችግሮቹንም ቀድሜ ለመጠበቅ ወይም ደግሞ ኤክስፔክት ለማድረግ ያግዘኛል። ስለዚህ ምንድነው ማሰላሰሌ በጣም በጣም ብዙ ጊዜ ነገሮችን ቀድሜ እንዳይ ስለሚረዳኝ በደንብ አሰላስዬ በደንብ አስቤበት ነው። ነገሮችን የምጀመረው። ይሄ ነገር ለምን ይጠቅማል ብትላችሁ ብትሉ ኋላ ላይ ለሚገጥምህ ነገሮችን በስነ ስርዓት አድርገህ ለመፍታት በስነ ስርዓት አድርገህ ነገሮችን ቀድመህ ለመገመት የሚገጥሙህ ነገሮችን የሚጠቅም ነገር ነው። እና አሰላሳይ ሰው መሆን እንደውም በጣም በጣም የምወደው ነገር ነው። በርግጥ ይሄን ይሄን ነገር በጣም አሳቢ ለመሆን አሰላሳይ ለመሆን ደግሞ ማንበብ ያስፈልጋል ሰዎችን ማድመጥ ያስፈልጋል ከሰዎችም ምክር መቀበል ያስፈልጋል። ስለዚህ እነዚህ ነገሮችን በጣም ጠቃሚ ነገሮች እንደሆኑ ስለማስብ በእውነት ለመናገር በጣም በጣም አሰላሳይ በጣም አሳቢ ሰው ነኝ። በጣም ዲፕ ነው የማስበው በጣም በጥልቀት ነው የማስበው በጣም በጥልቀት ነው የምመራመረው። ይሄ ነገር ደግሞ በህይወቴ ላይ ጥሩ ነገሮችን ወደ እኔ እንዲመጡም ቀድሞ ነገሮችን ቀድም ብዬ እንዳይ እየረዳኝ ነው

የትውልድ ከተማዬ መቀሌ ነው ነገር ግን በቃ እኔ ያደኩት ደግሞ አዲስ አበባ ነው አብዛኛው ጊዜ አዲስ አበባ ነው እድሜ ልኬ ማለት ይቻላል አዲስ አበባ ነው ከሁለት አመት ጀምሮ አዲስ አበባ ነው ያደጉት። እና በጣም ደስ የሚለው ነገር ግን ሁሌ ከተማ መቀሌም ከሄድኩ ቤተሰቦቼ ጋር ያሉበት ስለሆነ እኔም እሱም ነገር ማያት ሁል ጊዜ ትውስታዪን ባክ ያደርገኛል እትብቴ የተቀበረበት ከተማ ስለሆነ። የትውልድ ከተማዬ መቀለ ነው በመቀሌ ደግሞ በጣም አማርኛም በጣም የሚነገርበት ከተማ ነው ትግርኛም በጣም የሚነገርበት ከተማ ነው። በጣም ጥንታዊ ከተማ ደስ የሚል ከተማ ነው። አሪፍ ነው ነገር ግን እንደ ትልቅነት ከሆነ በእውነት ለመናገር እንደ አዲስ አበባ አይደለም አዲስ አበባ በጣም ትልቅ ነው የእሱ ሶስት አራት እጥፍ ነው። የኢትዮጵያ የመቀመጫ የመንግስት መቀመጫ ደግሞ አዲስ አማርኛ ነው የክልሉ መቀመጫ ትግራይ ክልል ከሆነ ደግሞ መቀለ ነው። በርግጥ ግን እዛ በጣም ትንሽ የተወለድኩበት የአንድ አመት የሁለት አመት ህፃን ሆኜ ነው። ወደ አዲስ አበባ የመጣው እና አዲስ አበባ ግን በጣም በጣም የሚመቸኝ ከተማ ነው ትልቅ ከተማ ነው። ነገር ግን ትውስታዎች አሉ ነው ዝም ብዬ እዛ ትወልድክበትም ስለመባል አንዳንዴም ለእረፍት ለእረፍት ምናምን ሲያይ ስለሚሄድ። መቀለም ብዙ የምጠላው ከተማ አይደለም በጣም ደግሞ ህዝቡ ደግሞ ተግባቢ ነው ደስ የሚል ህዝብ ነው ያለው እዛ። በጣም ህዝብ ታሪክ አካባቢ ታሪክ አካባቢ ቋንቋ አካባቢ አዲስ አካባቢ ሲሆን ቋንቋውን በትክክል የማትችል ከሆነ በተለይ የሚረዳ አይነት ህዝብ ነው ያለው። ደስ የሚል ከተማ ነው በርግጥ ግን ያው የተወለድኩበት መቀለ ነው ያደኩበት ግን ያው አዲስ አበባ ነው። ያው ይሄ ነገር ደግሞ ሁል ጊዜ ተዝታዬን በቃ በቃ ከዛ ጋር የተያዘ ነገር ሲኖር በቃ ደስ ይለኛል እዛ መሄድም መመለስም በጣም ደስ የሚለኝ ነገር ነው።

አዎ በልጅነቴ ውሃ ማምጣት በደንብ ሄደን ከምንጭ ውሃዎች እየቀዳን እናመጣ ነበር በትንበልና ውሃ ማምጣት በጣም እወዳለሁ። አሁንም ቢሆን ውሃ በቃ ማለት ይሄ በስራ ቦታ በወጣሁበት በየ በየገጠሩ ምናምን ከሄድኩኝ ውሃ ማምጣት በጣም ነው የምወደው። ውሃ እመጣለሁ እጅ ቀድቼ በተለይ የምንጭ ውሃ ሲሆን ደግሞ መጣም ለመጠጥ ይመቸኛል። አስቀምጠዋለሁ ንጹህ የምትጮህ ከስሩ ስጋ ሳመጣ እውነት ለመናገር ከታሸጉ ውሃዎች ራሱ በጣም አብልጬ የምወደው ነገር ከባምባ ውሃ በላይ ራሱ አብልጭ የምወደው ነገር ነው። በተፈጥሮ ሚነራል ነው የሚባለው በቃ የማዕድን ውሃ ነው የሚባለው ጥሩ ደስ የሚል ቀዝቃዝ ያለው ከስር ከተራራዎች ስር የሚወጣ ውሃ በጣም ማምጣት በጣም ደስ ይለኛል። ለጉዞ በሄድኩበት አካባቢ ራሱ ሁል ጊዜ እነዚህ ውሃዎችን ቀድቼ ማምጣት በጣም እወዳለሁ ጥሩን በቃ ለጤንነትም ተስማሚ ናቸው። እንደውም ከተማ መጥቼ አስቀምጠ አስቀምጠዋለሁ እና ውሃ ማምጣት በጣም በጣም ነው የምወደው። ቀድቼ ማምጣት ከምን ጮሃዎች በተለይ ከሆነ በጣም ነው የምወደው በጣም በጣም በጣም ነው የምወደው ሁል ጊዜ ደግሞ አምጥቼ እጠቀማለሁ። ለቤተሰቦቼም አመጣለሁ እንደውም አንዳንዴ እኛ ጋር እንደ ጸበል የሚባል ነገር አለና አዎ አዎ በጣም በቻ በጣም ደስ የሚል ነገር ነው። ውሃ አምጥቼ ቀድቼ አቀዝቅዤ በጣም ነው የምጠቀመው ሳቀዝቅዝ ደግሞ ፍርጅ ውስጥ ባይሆን በጣም ይመቸኛል። ከፍርጅ በራስ መንገድ በቃ አሸዋ ምናምን አድርጌ አቀዝቅዤ ስትሰቃው በጣም ነው ደስ የሚለኝ እና ውሃ እመጣለሁ። በቃ በሄድኩበት ገጠራ አከባቢ ጥሩ የምንጭ ውሃ ብቻ ላገኝ እንጂ ውሃ ሁል ጊዜ አመጣለሁ ብቻ መሆን ምን አለበት የምን ጫዋ ምን አለበት ከተራራ ያፈለቀ መሆን አለበት። ንጹህ መሆን አለበት አካባቢ ላይ የተ ቆሻሻ ምናምን የሌለበት ከሆነ ሁሌ አምጥቼ እጠቀማለሁ። እና በጣም በጣም እንደዚህ የሚለኝ ውሃ መጣት በጣም ነው የምወደው። በጣም

በፍቅር ቋንቋ ነው የማምነው እውነት ለመናገር በፍቅር ቋንቋ ነው የማምነው ማለት ፍቅር ማለት ምንድነው? በጣም በጣም በጣም ሁሉም ነገር ያለምንም ወጪ የማያሸንፍ ሀይል ነው ሀይል አለው ፍቅር ቋንቋ በጣም የፍቅር ቋንቋ በጣም አምናለሁ። ነገሮችን ተቆጥተህ አስፈራርተህ በጉልበትህ በምናምን ነገሮችን ከምታሳምን በፍቅር ቋንቋ ዝቅ ብለህ ነገሮችን ስታሳምን ሰዎችን ስታሳምን እድሜ ልክህን የአንተ ባርያ ይሆናሉ። አሁን ምንድነው በቋሚነት ማሽነፍ ትችላለህ? ለምሳሌ አንድ ሰው እኔ ለምሳሌ አንድ ሰው በጉልበቴ ሰብሬ ሰባብሬ አስፈራርቼ እኔን እንዲከተለኝ ባደርገው ነገ የሆነ አጋጣሚ ሲያገኝ ጥሎኝ እንደሚሄድ አውቃለሁ። እኔ ግን ምንድነው የማደርገው? ታዲያ ምንድነው? ይሄን ሰውዬ አቅም እያለኝ ጉልበት እያለኝ እሱ በጣም መጥፎ ስራ እየሰራ ራሱ በፍቅር በትክክል ግን አማርከዋለው በፍቅር በደንብ በፍቅር ቋንቋ በደንብ አሸንፈዋለሁ። ከዛ በኋላ ምን ይሆናል ማለት ነው። እድሜ ልኩን እንዴ ይሄ የኔ ባሪያ ይሆናል ምን እንዴት ብሎ በማሰብ እንዴ? ይሄ ልጅ ይሄ ሰውዬ ሀይል እያለው አይልቁ ስልጣን እያለው ጉልበት እያለው ለኔ ዝቅ ብሎ ተገዛለኝ ለኔ ዝቅ ብሎ ተሸነፈልኝ። ስለዚህ ለምንድነው እኔ የእሱ ባሪያ ማልሆነው? ብሎ በትክክል በትክክል በትክክል እኔን ለኔን ይገዛኛል። ይገዛልኛል ስለዚህ ምንድነው በፍቅር ቋንቋ በጣም አምናለሁ። ፍቅር ሁሉም ያሸንፋል ፍቅር ሁሉንም ያንበረክካል። ፍቅር ሁሉንም በደንብ በደንብ አድርጎ ያንተ ባሪያ ያደርጋል። ያንተ የአይዶሎጂም ይሁን የአካሄድም ይሁን ያንተ ፍልስፍናም ይሁን አድርጋል። ለዚህ ነው ብዙ ጊዜ ሰዎችን ሳይገባን በሃይል ምንገዛ ይመስለናል። በተንኮል ምንገዛ ይመስለናል። በማታለል ምንገዛ ይመስለናል። ያኔ የገባቸው እንደገዛናቸው በጉልበታችን ወይም ደግሞ እንዳታለልናቸው ሰዎች ከገባቸው በኋላ መጨረሻ እኛን ያጠቁናል። እኛን የማይከተሉንም ስለዚህ ማድረግ ምን ማድረግ ያለብን ሁል ጊዜ በፍቅር ቋምቋ ሰዎችን ማሸነፍ አለብን። እኛ ዝቅ ስንል እነሱ የበለጠ ዝቅ ይላሉ። የት በፍቅር ቋንቋ ደግሞ የትህትና ቋንቋ ነው። በአጠቃላይ ደግሞ በፍቅር የምናሸንፋቸው አከላቸው እግራቸው ምናምን በቻለ ሳይሆን ልባቸውን ምንቆጣጠረው ፍቅር ልብን ስለሚቆጣጠር ማለት ነው። ልብን የተቆጣጠርከው ሰው ደግሞ ሁል ጊዜ ምን ይሆናል? አንተ ጋር ፉል ጊዜ ተከትሎ ካንተ ጋር ይመጣል። ስራህን ይሰራል በደንብ ይወድሃል ያከብርሃል። አይጨቃጨቅህም ስለዚህ ይሄ ነገር በጣም ጥሩ ነገር ነው ማለት ነው። እና እኔ በፍቅር ቋንቋ ነው የማወራው ፍቅር በደንብ በደንብ በደንብ ማንንም ያሸንፍ ይችላል ማንም ማንበርከክ ይችላል። እንደ ፍቅር የሆነ ሀይል የለ የለም። እና ሰዎች ልጆች ያልተረዳነው ነገር ቢኖር ምንድነው? የፍቅር ቋንቋ አልተረዳንም እስካሁን። የፍቅር ሀይል አልተረዳነውም። እና እኔ የምጠቀመው የፍቅር ቋንቋ ነው።

እውነት ለመናገር ፎቶ ማንሳት ድሮ ድሮ በልጅነት እወድ ነበር አሁን ላይ ግን ብዙ ጊዜ ፎቶ ማንሳት አልወድም ለምን እንደው አላውቅም ብዙ ጊዜ ፎቶ ማንሳት አልወድም ግን በጣም በፎቶ የምማርባቸው ነገሮች ካሉ ተፈጥሮንም ፎቶም ማንሳት ከሆነ በጣም እወዳለሁ። ግን ራሴን ፎቶ ማንሳት ብዙ ጊዜ ቪዲዮ መቅረጽ ራሴን ብዙም አልወድም ድሮ ድሮ በጣም እወድ ነበረ ግን በጉዞ ላይ በተለያዩ መንገዶች ላይ ግን በጣም በጣም የሚገራርሙ አይነት ፎቶዎችን ማንሳት ግን በጣም እወዳለሁ ምክንያቱም በደንብ ያስታውሱኛል በቃ በልጅነት ጊዜን በደንብ ያስታውሱኛል ደግሞ ያስተምሩኛል ብዙ ጊዜ ደግሞ በቃ በጣም በጣም እንደዚህ አይነት በርግጥ ጎበዝ የሆኑ ፎቶ አንሺዎች ካገኘው ይሄንን ፎቶዎችን ማድነቅም በጣም ነው የምትችለው ነገር ግን በቃ እኔ በራሴ ለራሴ ማንሳት አልወድም። ጉዞ በሄንኩበት ግን ተራሮዎችንም ቢሆኑም ፀሀይ አወጣጥም አገባብም ቢሆን የደመና እንትኖችም ቢሆን በጣም በጣም እወዳለሁ በቃ በተለይ በፕሌን በረራ ላይ በገ ከሆንኩኝ በቃ አንዳንዴ ስፔሻል ነገሮችን ሳገኝ ፎቶ ማንሳት በጣም እወዳለሁ። ነገር ግን እንዴት ለራሴን ደጋግሜ ፎቶ ማንሳት መጃጃል ሆኖ ነው የሚሰማኝ እና አላነሳም ግን ያው ጉዞ ከሄድኩኝ ተራራዎችም ሳገኝ ምን ጮሃዎችም ሳገኝ በቃ ቋንቋ ላራሳቸው ቋንቋ አፍ አውጥጥው በል ብዙ ትርጉም የሚሰጣቸው ነገሮችን ሳገኝ ግን አንስቼ በስነ ስርዓት አስቀምጬ ፎቶውን አሳጥቤ በስነ ስርዓት ቤቴ ላይ አስቀምጣለሁ። እና ያን ፎቶም ሳየው ሁል ጊዜ ተመልሼ ብዙ ነገር እንዳስብ ብዙ ነገር እንዳሰላስል የሚረዳኝ እና ይሄ ነገር በጣም ይመቸኛል፣ ነገር ግን አንዳንዶቹን እንደሚያበዙት ራሳቸውን ዝም ብለው በየደቂቃ ፎተማ ሰዓት በቃ ፖስት ማድረግ እንደዚህ ነው እንደዚህ እየበላው እንደዚህ እየጠጣው ምናምን ምናምን የሚሉ ሰዎች ግን እኔ አልወድም እኔም እንደዛ ማድረግ አልወድም በአጠቃላይ የቤተሰቦቼ ምናምን ማርገዉን ቤት ውስጥ ምናምን ፎቶ እያነሳው ሼር ምናምን ምናምን አልወድም። አካላቶቼ ምናምን እንደዚህ ፎቶ እያረሳሁ ራቁት ምናምን እነሱ ነገር በጣም አይመቸኝም። ትርጉሙም ምንም ጥቅም የለውም ምንድነው በቃ ራስን ለማምለክ ካልሆነ መስተቀር ምንም ጥቅም የለውም ብዬ ነው። የማስበው ነገር ግን ምንድነው የማደርገው ጉዞ ላይ ከሄድኩኝ በተለያዩ አካባቢዎች አጋጣሚዎች ያየኋቸው ተፈጥሮአዊ የሆኑ ነገሮች ግን አእምሮዬ ላይ ቀርጬ አስቀምጬ ተመሳሳይ የሆነ ሁል ጊዜ ትምህርት እንዳገኝባቸው መሞሪ እንዲሆነኝ ማስታወሻ እንዲሆነኝ ግን ብዙ ጊዜ ምርጥ ምርጥ የሆኑ ነገሮችን በሞባይሌም በካሜራም ከቀረጽኩኝ በቃ በስነ ስርዓት አሳጥቤ ኤዲት ሳላደርግ ነው ደግሞ ኤዲት ከተደረጉ ብዙ አይሞችኝም ኤዲት ማድረግ ብዙም አልወድም። ኤዲት ከተደረጉ ያናድዱኛል ከተፈጥሯቸው የራቀቁ ነው የሚመስለኝ ስለዚህ እንደዚህ ምን እንደምን አድርገው በስነ ስርዓት ተፈጥሮአዊ በሆነ መንገድ ጠብቄ ፕሪንት አድርጌ ቤቴ በኤስሬም ቢሆን በኤፎርም ፔፐር ለጥፌ ማስቀመጥ በጣም እወዳለሁ እና አዎ።

አዎ በጣም ደስ የሚለኝ እንግዲህ አንድ ምሳሌ ልንገራችሁ ነው ነገር በምሳሌ ጠጅ በብር ላይ ይላሉ በኋላያችኋችን ምንድነው ማለት ነው? ሁሉም ነገር በጣም የሚያሳምረው ምሳሌ ስታደርግበት ነው ማለታቸው ነው። ጠጅ ደግሞ ዝም ብለህ በሌላው በማይሆን ነገር ብትጠጣው አይጣፍጥህም ማለታቸው ነው። ወይም እንደው ጠጅ የጠጣህ መስሎ አይሰማህም ማለት ነው። እና ስለዚህ ምን ብለው ይመስላሉ ነገር በምሳሌ ጠጅ በብርሌ ብሎ ይመስላሉ ማለት ነው። እና ይሄ ነገሬ ነው? ወይ ምሳሌ በጣም ነው የሚመቸኝ አለም ምክንያቱም ብዙ ቃላቶችን ከመደርደር ብዙ ነገሮችን ከማሳ ከማሳ ከማርገር ከመከመደርደር ብዙ ጊዜ አጭር በሆነ መንገድ ብዙ መልእክት ያለውን ብዙ ትርጉም ያለውን ምሳሌ ወለቻዎችን ያሳልፋሉ። እና ምንድነው ምሳሌው አነጋገር በጣም ነው የምወደው በጣም ነው የምወደው። አንዳንዴ ደግሞ በተለይ በተለይ ድሮ በጣም አጠና ነበር እና። ግርም ነው የሚሉኝ ግርም ነው የሚሉኝ አንዳንዶቹም ደግሞ ያስቁኛል መልሼ ሳስባቸው ራሱ። በቃ አስር ገጽ ሃያ ገጽ መጽሐፍ ጽፈህ ራሱ በቃ ምንም በቃ ገልጠህ ገልጠህ ገልጠህ ማትጨርሰው መልእክት። በአንድ አጭር በሆነ መንገድ ያሳልፋል ያስተላልፋል ማለት ነው። ለምሳሌ አሁን ያልኳችሁ ጠጅ በብር ላይ ነገር በምሳሌ ወይም ለመገር በምሳሌ ጠጅ በብር ላይ ማለት በጣም የሚገርም ነገር ነው። ለምሳሌ አንድ ሰው ዝም ብለህ ብዙ ነገር ከምታወራ በምሳሌ ተናገረው ማለታቸው ነው። ይሄን ነገር ደግሞ በጣም ያስረድልሃል ሌላ ነገር ደግሞ ጠጅ ራሱ ዝም ብለህ በሌላ እቃ በትንሽ እቃ ወይም ደግሞ በሻይ መጠጫ ወይም ምናምን ምናምን ብትጠጣም። በቃ ጣይነቱንም ምንም እንዳሳጣኸው ነው የሚገባው እና። ሁሉም በልኩን ለመናገር ምሳሌ አስፈላጊ ነገር ነው። ምሳሌ በጣም ጥር ነገር ነው። በተለይ እዚህ ኢትዮጵያ ላይ ደግሞ እኔ አሁን በበቃ የሚገርም የሚገርም አይነት ምሳሌዎች ነው ያሉት ገና አሁን ላይ አልጠላልናቸውም። ገጠራ አካባቢ ሄዳችሁ ላልክ ሽማግሌዎች ምናምን ብትጠይቁ። የሚገራር መገላለጾችን ነው የሚጠቁሙት እኛ ከተማ ምናምን ያሉን ሰዎች ብዙ ጊዜ እነኚህ ነገሮችን። እናውቃላቸው እንቃቸው ነበር አሁን ላይ ግን ብዙ ትውልድም ወደዛ እየተመለሰ ስለሆነ። በስነ ስርዓት ነው የምንጠቀምባቸው። እና መሳሪያዎች በጣም በጣም በጣም ወሳኝ ነገር ነው እኛ ደግሞ በጣም ጥልቅ የሆነ ምሳሌ አነጋገር ያለን ሀገሮች ባህላችን በጣም ጥልቅ ስለሆነ። ሀገራችን ረጅም እድሜ አላት በጣም ብዙ ታሪክ ያላት በጣም ብዙ ነገሮችን ያለፈች ሀገር ስለሆነች። በጣም በጣም ገበሬዎች ላይ አባቶች ላይ ላይ ቤተክርስቲያን አባቶችም ቢሆን በጣም ጥልቅ ጥልቅ የሆኑ ምሳሌዎች አሉ እና። ይሄ በጣም የሚመቸኝ ነገር ነው

በጣም የምወደው አይነት ዳቦ አምባሻ የሚባል አለ በልጅነቴ እዛ በጣም የምወደው ነገር ነው የነበረው ግን አሁን ላይ ደግሞ ድፎ ዳቦም በጣም እወዳለሁ ህብስትም በጣም እወዳለሁ ግን በአጠቃላይ እኔ የምወደው አይነት ዳቦ ምንድነው ብትለኝ በጣም የሚገርም ነገር ተፈጥሯል በሆነ መንገድ እናቻችን የሚሰሩት አይነት ዳቦ አለ እንደዚህ ዘመናዊ የሆነ መጋገሪያ ቤቶች ዳቦ መጋገሪያ ቤቶች ሄደን የማታገኛቸው እዚህ ላይ ብዙ ጊዜ አበኳኳቸው በትክክላ ችሏቸውም ወይም ደግሞ የሆነ ነገር ይጨምርባቸዋል ማብኪያ ምናምን ይሄ ነገር ደግሞ ለጤና ብዙም ስኳር የሚጨምርባቸው ለጠና ጥሩ ነገር አይደለም። እዚህ እናትቻችን ግን በተፈጥሮአዊ በሆን መንገድ እና ናትራ ተፈጥሮአዊ በሆነ መንገድ ነው የሚሰሩት እና ለጤናም በጣም ተስማሚ ነው። ተፈጥሮአዊ የሆነ እንትን ነው የሚጠቀሙት ሁሉ ነገራቸው ብቻ ያምራል። በተለይ እዚህ ኢትዮጵያ ላይ የሚገርም ነገር ምንድነው? እናትቻችን ጥልቅ የሆነ የዳቦም የምግብም አበሳሰል ስነ ስርዓት አላቸው እና ያንን አሁን እና አሁን ላይ ያጣነው ነው። እኔ አሁን እነሱን ተክተው እያለፉ አይደለም እና ሴት ሴቶች በእኛ እድሜ ያሉ ሴቶች ብዙ ይሄን ነገር እየተማሩበት አይደለም እና እንደውም ያሳስበኛል። እና ሶስት ነገር በጣም በጣም ይመቸኛል እኔ የምወደው አይነት ዳቦ ደግሞ እንደዚህ አይነት ዳቦ ነው። እና በቃ በቀጣዩነት እኔ እንደው ምን አሰባለሁ በቀጣይነት ወደ ህዝቡን ወደ ወጣቶችን ምን እንዲያልፍ ይሄ ነገር በትክክል ቢሰራበት በትክክል ቢስተካከል በጣም ደስ ይለኛል በጣም ደስ ይለኛል። ለምን ቢባል? ኋላ ላይ እነኚህን ነገሮችን ለእኛ ብቻ ሳይሆኑ ለቀሪው አለምም በጣም ጠቃሚ ነገሮች ሊሆኑ ይችላሉ። የሰው ልጆች አሁን በጣም እየተጎዳን ያለነው ምንድነው? በመጋገባችን ተፈጥሮአዊ ከሆነ መንገድ ውጪ እየሄድን ስለሆነ ነው እና። ተፈጥራዊ በሆነ መንገድ የምናገኘው ነገር በራሱ ለእኛ ለተፈጥሮአችን ተስማሚ ነው። ተፈጥሮ የሚባል ሆነ መንገድ የምንሰራው ነገሮች ግን አንዳንዶቹ ምንድነው? ሳናውቅ ትናንሽ ጉድለቶችን እናገኝና ከሰውነታችን ገብተው በቃ ኢንኮፓቲቢሊቲ ወይም ደግሞ አለመስማማት ይፈጥራሉ። ወይም ደግሞ የጎንዮሽ ጉዳት ይኖራቸዋል እነኚህ ነገሮች ደግሞ ለተለያዩ በሽታዎች ያጋልጡናል። ስለዚህ ምንድነው? ይሄን ነገር በጣም ጥሩ ነው። ለምሳሌ ሲምፕል የሚነግርህ በብረት ድስትና በሸክላ ድስት መስራት ምግብ በጣም የለያየው እና ምንድነው? ያኛው በጣም የተሻለ ጤና አለው። ያኛው ግን ኬሚካሊ እንትን ስለሆነ ፋብሪኬትድ ስለሆነ አንዳንዴ ሳት ሲመታው ሲፋፋቅ ምን ሲሆን ሌላ ነገር ሊፈጥርብህ ይችላል። ስለዚህ ምንድነው? በአጠቃላይ ምን ለማለት ፈልጌ ነው። ተፈጥሮአዊ የሆኑ ነገሮችን መሰረት አድርጎ የሚሰሩ ዳቦዎችን በጣም እወዳለሁ።

አዎ የድሮ ፎቶዎችን በደንብ ነው የሚይዘው በደንብ በደንብ ነው የሚይዘው በርግጥ ብዙ ጊዜ ተደጋጋሚ ፎቶዎችን መነሳት አልወድም ነገር ግን የድሮ ፎቶዎችን በስነ ስርዓት ነው የማስቀምጣቸው። ለምንድነው እነኚህ ነገሮችን የማደርጋቸው ተመልሼ ሳያቸው ብዙ ትርጉም ይሰጡኛል ብዙ ትዝታ ወደኋላ እንዳይ እንዳስታውስ ይረዱኛል። ለምሳሌ በ ትምህርት ቤት መጨረሻ ላይ በምርቃት ፕሮግራሞች ላይ ከሰዎች የተለየ ደስታም ሀዘንም ባለበት ጊዜ ላይ የተነሳዋቸው ፎቶዎችን በስነ ስርዓት ነው የማስቀምጣቸው ወይም ደግሞ በተለያየ የጉዝ አጋጣሚዎች በተለያዩ የስራ አጋጣሚዎች ካገኘኋቸው ሰዎችም መልሼ ማግኘት የማልችላቸው ሰዎችም የተነሳዋቸው ፎቶዎች ላይ በጥንቃቄ ፋይል አድርጌ በስነስርዓት ነው የማስቀምጣቸው። በአጠቃላይ ቤቴ ላይ የቤተሰብም ቢሆን የጓደኞችም ቢሆን በስራ አጋጣሚ ያገኘኋቸው የስራ ባልደረቦችም ቢሆን ወይም ደግሞ በትምህርት ቤት አጋጣሚ በትምህርት ቤት ከኮሌጅ ጀምሮ ከዩኒቨርሲቲ ጀምሮ ከ ኬጂ ጀምሮ ኤለመንተሪ ስኩል ጀምሮ ሃይስኩል ጀምሮ የተማርኳቸው ጓደኞቼ የተነሳዋቸው ፎቶ ላይ ሁል ጊዜ ነው የምይዘው እና እነኚህ ነገሮች ደግሞ አንዳንዴ ተመልሼ በእረፍት ጊዜ ሳያቸው ብዙ ትርጉም ይሰጡኛል ብዙ ደስታ ይሰጡኛል ብዙ ትዝታ ወደኋላ ይመልስኛል። እና ንግግር ያለምንም ማስታውሻ ብዙ ነገሮች እንዳስታውስ ይረዱኛል እና ለሰዎችንም ፎቶአቸውን በስነ ስርዓት ቢያስቀምጡ በስነ ስርዓት ነገሮችን ፋይል ቢያደርጉ ለልጅ ልጆቻቸው ቢያስተላልፉም እመክራለሁ። እኔ አሁን ለምሳሌ ምንድነው ሀሳቤ ልጆች በደንብ ሲኖረኝ በደንብ ልጆች ሲኖረኝ በቃ አንዳንዴ በቃ ስፔሻል የሆኑ ከልጅነት ከኬጂ ጀመሬ ከአንደኛ ክፍል ጀምሬ እስከመጨረሻ እስከ ዩኒቨርሲቲ ግራጁዌት እስከ ማስተርስ ግራጁዌት ያለፍኩባቸው ህይወቶችን ማሳየት እፈልጋለሁ። በስራ አጋጣሚ ያገኟቸው ሰዎችም የመንግስትን ባለስልጣናትን ቢሆኑ ታዋቂ ሰዎችም ቢሆኑ ከአካባቢ ያገኘኋቸው የስራ ባልደረበችም ቢሆኑ የነሱን የተነሷቸውን ፎቶዎችን በስነ ስርዓት አሳያቸኋለሁ አስጎበኛቸኋለሁ እና ይሄን ነገር ስናደርግ ደግሞ ለነሱም ጥሩ ነገር ይሆናል ብዬ ስለማስብ ጥሩ ጊዜ ማሳለፊያም ይሆናል ማዝናኛም ብዬም ስለማስብ። ከዛ የዘለለ ደግሞ በቃ የህይወት ያለፍኩባቸው የህይወት ተሞክሮዎችን እንዳረሳ ይረደኛል ብዬ አስባለሁ። እና ይሄ ማለት ብዙ ጊዜ አሁን ሰዎችን በጣም ደስ ያላቸውን ጊዜ የተነሱበት ፎቶ ተመልሰው እዛ ፎቶ ሲያዩ ተመልሰው የነበሩበት ደስታ ውስጥ ሊኖሩ ሊገቡ ይችላሉ እና ይሄ ይሄ ነገር በጣም ጥሩ ነገር ነው። ወይም ደግሞ በጣም የሆነ ከአደጋ የወጡበት ምናምን ከሆነ ደግሞ ተመልሰው ያን ነገር በማየት ያን ፎቶ በማየት እንዴ እግዚአብሔሮቹ እንዲያመሰግኑ እንዴ እኔ እኮ ከዚህ አደጋ ሁላ በዚህ ቀን አምልጫለሁ በዛ ጊዜ ሞቼ ቢሆን ኖሮስ ምናምን እያሉ በቃ የበለጠ አመስጋኝ እንዲሆኑ ደስተኛ እንዲሆኑ ያደርጋቸኋል። ብዬ አስባለሁ

አዎ ፀጉሬን በደንብ ነው የምንከባከበው፤ በእውነት ፀጉሬን ከልጅነቴ ጀመረ በተለይ የምንከባከበው ነገር ነው። እስካሁንም ፀጉሬ አሁን ወደ ጥሩ በቃ ጥሩ ነው ያለው፤ ምንም አልተጎዳም ማለት ይቻላል። እኔ ሰዎችንም በፀጉራቸው በደንብ እንዲከባከቡ በደንብ በደንብ እንዲከባከቡ እመክራለሁ። ለምንድነው ፀጉሬን የምንከባከበው አንድ በቃ ተፈጥሮ የሰጠህ ነገር በአግባቡ መጠቀም አለብህ ራሱን በቃ የምራግብሩን ጨርሶት ከላይ ድረስ በስነ ስርዓት መጠቀም መቻል መቻል አለብህ። ሁለተኛ ደግሞ መልክም ነው መልክም በቃ አሪፍ እንድትሆን ያደርግሃል ሲጀመር ደግሞ ፈጣሪ የሰጣህን ነገር ለምን ታባክናለህ። እና እንደውም እኔ በጣም ትኩረቴን ፀጉሬን በጣም ምንም አደረገው እስካሁንም ጥሩ ነው ያለው፤ በቃ ሁሌ በደንብ የምንከባከበው በተለይ በተለይ ደግሞ ንጹህ ውሃ በመጠቀም፤ ሻምፖዎችን በመጠቀም፤ አንዳንዴ ደግሞ ሻምፖ ኮንዲሽነሮችን ትሪት መቶዎችን በመጠቀም፤ ፀጉሬን በስነ ስርዓት በስነ ስርዓት እንከባከባለሁ፤ እና ቅባቶችን እጠቀማለሁ፤ ናቹራል የሆነ ተፈጥሮአዊ ቅቤም በተለይ የፍየሎችም፤ የላሞችንም ምናምን ከገጠር ምናምን እየሄድኩኝ እያመጣሁ እየገዛሁ ናቹራል የሆነ ቅቤን በመጠቀም ፀጉሬን እንከባከባለሁ በቃ ለሶስት ቀን አራት ቀን አሽገዋለሁ፤ ከዛ በኋላ ቀቤውን ጥግብ ካለ በኋላ ከተመገበ በኋላ፤ ከአንድ ሁለት ከሶስት ቀን በኋላ በደንብ አርጌ በሻምፖ እታጥበዋለሁ በጣም ቆንጆ ነው የሚሆነው። ደግሞ ብዙም አላሳድገውም ብዙም አልቆርጠውም ይሄ ነገር ራሱ እኔ ስትሰማ ይመስለኛል እና ብዙ ሲያድግ አንዳንዴ በቃ ብዙ ምግብ ያስፈልገዋል ብዙ ከካየው ያስፈልገዋል ብዙም ትንሽ ሲሆን ደግሞ ሊጎዳ ይችላል። ስለዚህ ብዙም አላሳድገውም ብዙም አልቆርጠውም በስነ ስርዓት ነው ግን የምንካባከበው ይሄ ነገር ለምን ይጠቅማል ብትለኝ እኔ በቃ እንዴ በጣም ራሱ በጣም እሱ ቢጎድል ራሱ መልሼ ማስተከል፤ መልሼ ምን ማድረግ ምናምን ምናምን የሚለው ነገር ከማድረግ ምንድነው ከመጀመሪያው ተፈጥሮ የሰጠችኝን ነገር በስነ ስርዓት ጠብቄ መንከባከብ ጥሩ ነው ብዬ አስባለሁ። እና ሰጉሬን በስነ ስርዓት ነው የምንከባከበው በስነ ስርዓት በስነ ስርዓት ማለት ነው።

አዎ በገበያ ዋጋ በጣም ነው መደራደር የምወደው በርግጥ በቃ አንዳንዴ ብዙ ቦታ መዞር ምናምን ማን አልወደም ግን በስነ ስርዓት ግን ያለውን ነገር ተረድቼ ያለውን የሚወጣበትን ገምቼ ካልኩሌት አድርጌ በቃ ሂሳብ ስሌቴን ሰርቼ ገበያውን ነገር በጣም ነው የምደራደረው። ለምንድነው ቢባል አንዳንዶች ነጋዴዎች በጣም ብዙ ጊዜ በተለይ እኛ እንደ ኢትዮጵያ። ባሉ ያልበለጸጉ ሀገሮች ምንድነው? ነጋዴዎች በጣም ብዙ ነው ማትረፍ የሚፈልጉት በጣም ብዙ ማትረፍ ነው የሚወዱት። እና ይሄ ነገር ጥሩ አይደለም። እና ምንድን የማደርገው በሰነ ስርዓት እነሱን ጋር ተደራድሬ። ያለውን ነገር ካልተቀመኩኝ በቃ ትርፋቸው አርባ ሃምሳ እጥፍ ራሱ ሊሆን ይችላል። አንዳንዶቹ ብታይ በጣም ነው የሚገርመኝ አንዳንዶቹ ተሸወደው ለምሳሌ። በትንሽ ብር የገዙት በአንድ ቦታ ሌላ ቦታ ሄደ ደግሞ ያው ሰው በቃ ብዙ ብር ነው የሚያስገዙት። ምንም ሲስተም ውስጥ ያልገቡ ስለሆኑ ይሄ ነገር የሚቆጣጥርበት መንግስትም ይሄን ነገር የሚቆጣጥርበትም ዘይዴ ስለሌለው ወይም ሲስተም ስለሌለው። ምንድነው? ነጋዴዎች ብዙ እጥፍ ሊያስከፍሉ ይችላሉ ስለዚህ ምንድነው ማድረግ ያለብህ? በስነ ስርዓት መምጫውንም ገምተህ ወይም ደግሞ ጠይቀህ ወይም ደግሞ ከመጀመሪያውኑ ሰዎችንም ይሄን ነገር በስንት ይገዛል በስንት ያዋጣል ብለህ ጠይቀህ። ተደራደራህ አስበህበት ከእነሱ ጋር በስነ ስርዓት ተደራደረህ ካልሆነ በስተቀር። በቃ ያስብሉሃል አይሆንም ስለዚህ ምንድነው? ገበያ ላይ እኔ በጣም በጣም በጣም በገበያ ዋጋ ላይ በጣም ነው የምድራደረው። የመደራደሮ ችሎታም አለኝ። እና በቃ በስንት እንደገዛሁት ደግሞ በደንብ አውቅባታለሁ። ከዛ ምንድነው የምላቸሁ እንዴ? አንዴ እንደዚህ ካደረጋችሁኝ እኮ ተመልሼ አልመጣባቸውም። አሁን እኔ ከእኔ በአንድ የአንድ ቀን ብቻ ይሄን ከምታተርፉ። ደጋግማችሁ እኔን በቃ በትክክለኛ ዋጋ አትርፋችሁ ብዙ ጊዜ በመምጣት ጓደኞቼ በመምጣት ከእናንተ። የሚጠበቀው እኔ የምታገኙትን ብዙ ብር ብታገኙ አይሻላችሁም ወይ? እላችኋለሁ እና ብዙ ጊዜ ዋጋ ላይ በጣም በደንብ ነው የምደራደረው በደንብ በደንብ። አለበለዚያ ግን። እንደ ሌሎች ሀገሮች የበለፀጉ ሀገሮች ላይ በትክክል የሚያመጡበት ዋጋ ይታወቃል የሚሸጡበት ዋጋ ይታወቃል። መደራደር ላይያስፈልግ ይችላል መነጋገር ላይያስፈልግ ይችላል። እዚህ ላይ ደግሞ እዚህ ግብር የሚከፍሉትም ይታወቃል እዛ እዚህ ላይ ግን። በስንት እንዳመጡት አይታወቅም በስንት እንደሚሸጡ አይታወቅም መንግስት ስንት እንዳተረፈ እነሱን እንዳተረፉ አያውቁም። መጨረሻ ላይ ግብር ራሱ እነሱ በቃ ይሄን ያህል አተረፈን ይሄን ነው ይሄን ያክል ነው የሰራን ምናምን ብለው። በድርድር ምናምን ምናምን እንደዛ ነው የሚሰጡት። ስለዚህ ምንድነው ማድረግ ያለብህ እዚህ ላይ በጣም በስነ ስርዓት ተዳራዳሪ ካልሆንክ። ትበላለህ ስለዚህ እኔ ደግሞ እንዳልበላ ምንድነው የማደርገው? በስነ ስርዓት ተደራድሬ በስነ ስርዓት ነገሮችን አሳ። አብጠርጥሬ ዋጋውን በስነ ስርዓት ገምቼ ነው። ከእነሱ ጋር የምገዛው። እና በጣም መደራደር ችሎታ አለኝ በጣም ነው የምችለው። እውነት ብዙ ጓደኞቼ ደግሞ በጣም ይገርሙኛል። በቃ እንደዛ ነው የሚሉኝ

አዎ ዋይፋይ በደንብ ነው የምጠቀመው ዋይፋይ በጣም በጣም አስፈላጊ ነገር ነው ምክንያቱም ብዙ ጊዜ አሁን በኢንተርኔት በስልክ ካርድ ሞልተህ ከምትጠቀም አንድ አፍታው የወርን ዋይፋይ ትገዛና ጥቅል ዋይፋይ ገዝተህ በስነ ስርዓት መጠቀም ጥሩ ነገር ነው። ዋይፋይ በጣም በጣም አስፈላጊ ነገር ነው። ዋይፋይ እጠቀማለሁ በስነ ስርዓት ነው የምጠቀመው ብዙ ጊዜ ደግሞ በቃ ከቤተሰቦቼም ከምንም ጋር ለሁሉም ለጋራ ለመጠቀም ስለሚጠቅም ጥሩ ነገር ነው። አሁን ዋይፋይ አንድ ሰው ብቻ ከሆነ የሚጠቀመው ለምን? አንተ ለሰዎችን ገዝተህ ትጠቀማለህ

ስራ በጣም ብዙ አይነት የስራ ምኞቶች አሉኝ ምክንያቱም እኔ በተለይ በተለይ የምልህ ቀጣይ በጣም በቃ ሰዎችን መርዳት ሰዎችን ማገዝ በስነ ስርዓታቸው ሰዎችንም መረዳት እፈልጋለሁ እና ይሄን ሰዎችንም ስትረዳ ሽማግሌዎችም ስታግዝ ድሃ የሆኑ ሰዎችም ስትረዳ ስታነቃቃ በተለይ ደግሞ ማዶጎ ላይ ያሉ ልጆችም ስትረዳ አባትና እናት የሌላቸውን ሰብስበህ ስታበላ ስታጣጣ በጣም በጣም በጣ በጣም ደስ የሚል ነገር ነው እና እነኚህ ነገሮችን ባደርግ በጣም ደስ ይለኛል።

እውነት ለመናገር እዚህ ኢትዮጵያ ላይ በጣም እምወደው ምግብ ምንድነው? ብትባል በቃ ብትል እንጀራ ነው ብዙ ጊዜ እንጀራ በስጋ እንጀራ በሽሮ እንጀራ በተለያዩ መንገዶች እያደረግን እንጀራ እንመበላለን እና ብዙ ጊዜ እኔም እንጀራ ተመጋቢ ነኝ የዚህ ሀገር ላይ በጣም ከምወደው ምግብ አይነት እንጀራ ነው። በቃ አዎ ብዙ ጊዜ ሀበሻዎችን ኢትዮጵያኖችን ብጠይቋቸው በቃ የሚበሉት ምግብ እንጀራ ነው። እና እንጀራ በጣም ተስማሚ ነው ለጤናም ቀለል ያለ ነገር ነው በጣም ነው የምወደው። ሌላ ነገር ግን ከፍራፍሬዎቹ ደግሞ አቮካዶ ጨምሬ በቃ በዛ ብበላ ሙዝም ቢጨምር በጣም ደስ ይለኛል። እና እንጀራ በጣም ነው የምወደው በጣም በጣም ጥሩ ነገር ነው ለምግብም በጣም ቆንጆ ነገር ነው። ያው ከበድም አይልም በቃ ቀለልም አይልም በቃ ቆንጆ ነው እና እኔ ዳቦ ከበላሁ ወይ ሌላ ነገር ከእንጀራ ወጪ ከበላሁ የበላሁ ሁላ አይመስለኝም። እና እንጀራ እውነት ለመናገር በጣም ነው የምወደው። እና ብዙ ብዙ ብዙ ኢትዮጵያውያን ብጠይቋቸው እንጀራ በጣም ይወዳሉ። እንጀራ ለብቻው ማለት ሳይሆን እንጀራ በወጥ በስጋም ሊሆን ይችላል። በሽሮ ሊሆን ይችላል በስልስል ሊሆን ይችላል። በተለያዩ አይነት በአትክልቶቹም ሊሆን ይችላል በተለያዩ አይነት የወጥ አይነቶች። እንጀራ ይበላል እኛ እንጀራ በጣም ነው የምወደው በጣም በጣም ማይማ በጣም ነው በጣም አብልጬ ነው የምወደው። በቀን ቢያንስ ሁለቴ ወይም ሶስቴ እንጀራ እበላለሁ ጾም ካልሆነ በስተቀር ማለት ነው። ስለዚህ ምንድነው እንጀራ በጣም ቆንጆ ነገር ነው በጣም በጣም በጣም ቆንጃ ነገር ነው

አዎ ዳቦ ማብሰል በጣም ነው የምችለው በጣም በጣም ነው የምችለው። ምክንያቱን እኔ በአጠቃላይ ምንድነው? ብዙ ጊዜ ኢትዮጵያውያን ብትጠይቁ ምግብ መስራት ለወንድ ጥሩ አይደለም እኔ ወንድ ነኝ እና ምግብ መስራት ለወንድ ጥር አይደለም ምናምን ምናምን ይላሉ ግን አሁን አሁን ይሄ ባህል እየተቀየሩ ነው ምግብ ማብሰል ለሴት ብቻ የተተወ ነገር አይደለም እና በአጠቃላይ ዳቦ ብቻ ሳይሆን ሁሉም ምግቦች በስነ ስርዓት ነው ማብሰል የምችለው። በጣም በጣም በተለይ ደግሞ የምወደው አይነት ምግቦች አይኖችን በቃ በደንብ አዘጋጅቼ ለቤተሰቦቼም ለሚስቴም ለጓደኞቼም እበላለሁ እዚህም የስራ ቦታ አሁን ለየት ብዬ ነው ያለው ከቤተሰብ ራቅ ብዬ ነው ያለው እና አሁን ራሱ ብዙ ጊዜ ራሴን የማበስው ዳቦም አበስላለው ምግብ እሰራለሁ። ፍራፍሬዎችን አዘጋጃለሁ ገበያ እሄዳለሁ በስነስርዓት የሚያስፈልገኝ ሸምቼ ከዛ አመጣለሁ። እና ዳቦም በጣም አበሰላለሁ ምግብም በጣም እሰራለሁ እና እኔ በዚህ በዚህ በጣምኤክስፐርት ነኝ። እንኳን ባልል ግን በጣም ጥሩ ችሎታ አለኝ። እችላለሁ በጣም ምክንያቱም ለጓደኞቼ በበአልም ቢሆን በምንም ቢሆን ፍየልም ቢሆን በግም ቢሆን ከገዛን አርጄ በስነ ስርዓት ስጋውን ከትፌ ምግቡን አዘጋጅቼ ዳቦዉን አዘጋጅቼ በስነ ስርዓት ጊዜ ካለኝ እበላለሁ። ደግሞ በቃ ያዝናናኛል ብዙ ጊዜ ምግብ መስራት እንደዚህ የቤት ውስጥ ምግብ መስራት ሌላ በቃ መዝናኛ ነው የሚሆን የሚሆንልኝ ለኔ ደስ ይለኛል። ሳላስበው ጊዜዬን ጨረስ አድርጌ በስነ ስርዓት ደስ ብሎኝ ተመግቤ ምናምን ነው የምወጣው እና ምግብ ማሰም መስራት በጣም እወዳለሁ። ዳቦ ማብሰልም ልክ እንደዛ ማለት ነው ምክንያቱን። ብዙ ጊዜ አሁን ላይ ሚስትህ እድታርግዝ ወይም ደግሞ ምስት ባጠገብ ባትኖር ወይም ሰራተኛ ባትኖርህ? ምን ለምታደርገው ሆቴል ገብተህ ልትባላ ነው አያስፈልግም ራስህ ለምደህ በስነ ስርዓት ራስህን ኩክ አድርገህ መብላት አለብህ። እኔ የምትፈልገው አይነት ጥራትም ሆቴል ጋር ሄደህ ምናምን ላታገኝ ትችላለህ። ስለዚህ ምንድነው? ይሄን ነገር ከልጅነቴ ጀምሮ የተላመድኩት እናቴን እያገዝኩበት ያደግኩት ስራ ስለሆነ። ራሴን በስነ ስርዓት ነው በቃ ምግብ ሰርቼ ዳቦዬን አብስዬ በስነ ስርዓት ነው የምበላው እና። በአጠቃላይ ዳቦ ማብሰልም በደንብ እችላለሁ ምግብ መስራት በደንብ እችላለሁ በቃ የሁሉም ነገር ማዘጋጀት በደንብ ነው የምችለው። ያው እግዚአብሔር ይረድቶኝ ይሄ ነገር ጥሩ ነገር ነው ብዬ ነው የማስበው ሌሎቹም ወንዶች ቢለምዱት በጣም ጥሩ ነገር ነው። በርግጥ ባደጉ ሀገሮች ይሄ ነገር በጣም የተለመደ ነገር ነው ወንድ በስነ ስርዓት ይሰራል። ሴትም እንደዛ ማለት ነው እኛ ሀገር ግን እንደ ባህል ብዙ ጊዜ ወንድ ኩሽና ውስጥ አይገባም ምናምን እየተባለ ነው ያደግነው እና ብዙ ሰዎች የዛ ኢፌክት ተጽዕኖ አለባቸው። እና ብዙ ጊዜ ወንድ ምግብ ሲሰራ ምናምን በኢትዮጵያ ላይ ላታይ ትችላለህ። እና ይሄ ነገር ግን ጥሩ እንዳልሆነ እኔ ጠንቅቄ አውቃለሁ። በስነ ስርዓት ወንዶችም በስነ ስርዓት ምግብ መስራት መቻል አለባቸው ማዘጋጀት መቻል አለባቸው። ብዬ ነው የማምነው

እሜል በቀን በቀን ሁሌ ነው የምልከው ሁሌ ነው የምልከው ሁሌ ሁሌ ማለት ነው። ምክንያቱም በስራ ቦታ ላይ ምንድነው በጣም ኢንተርናል የሆነ የራሳችን ኢሜል አለን። እና ሰራተኞችን በሙሉ የድርጅት ሰራተኞች በሙሉ አለም ላይ ያሉ የድርጅት ሰራተኞች በአንድ ሰርቨር ውስጥ ነው የምንገናኘው እና በዛ ኢሜል ኢንተርናል ኢሜል ለላካለሁ። ከጓደኞቼ ጋርም በጣም የሚቀናኝ እኔ ከድሮ ጀምሬ ኢሜል ስለምጠቀም። በቃ በኢሜል መለላክ በጣም ደስ ይለኛል። አንድ በኢሜል የምትላለከው ነገር በጣም ሴኩር ነው በቃ። በቃ በስነ ስርዓት ጠብቆ ነው የሚገባው። ሁለተኛ ደግሞ በቃ ሚስጥራዊ የሆኑ ነገሮችን አብዛኛው ጊዜ ሚስጥር የሚጠብቅ ነገር ነው። ሌሎችም በፌስቡክ በዋትሳፕ በምናምን ብትላላክ ብዙ ጊዜ ያው ሴኩር ላይሆን እችላለሁ። ፕራይቬስ ላይጠብቁ ላይጠብቁ ይችላሉ። ስለዚህ ኢሜል በጣም ነው የምላላከው። ኢሜል መላላክም በጣም ነው የምወደው። እስካሁን በኢሜል ከተላላኳቸው ነገሮችም አንድ ነገር መጥፎ ነገር ገጥሞኝ አያውቅም። ብዙ ዳታዎችም ኢሜል ላይ ነው የማስቀምጠው እና ኢሜል በጣም ጥር ነገር ነው። ኢሜል መጠቀም በጣም ጥር ነገር ነው እላለሁ እና በሰው ለሰዎችም እመክራለሁ ይሄን እንዲያደርጉ ማለት ነው። እና አዎ ኢሜል ለስነ ስርዓት ነው የምትጠቀመው። በስነ ስርዓት የምትልከው። በቀን ግን ስንት? ነው ስንት ብትለኝ ወደ አምስት ወደ ስድስት ሰባ ስምንት ጊዜ ምናምን በቃ ከዛ በላይ አንዳንዴ እንደ ሁለት መቶ ሶስት መቶ ጊዜም ልላላክ እችላለሁ። እንደ ስራ ሁኔታው እንደ አጋጣሚ ነገሮች ማለት ነው። እና በቃ በቃ ኢሜል በጣም ነው የምላላክ

ቦለቄ ቦለቄ አይፈጭም ብዙ ጊዜ አይፈጭም ይቀቀለል ተቀቅሎ ደግሞ በቃ ዝም ብሎ ይበላል እንጂ ቦሎቄ አይፈጭም እኔም አሁን ፈጭቼ አላውቅም። ዞሮ ዞሮ ቦዶቄ ሳይሆን ቦሎቄ ነው የሚባለው ደግሞ ቦሎቄ ቦሎቄ አይፈጭም ተቀቅሎ ነው አብዛኛው ጊዜ የሚበላው። ግን ሜይቢ እናቶች በገጠር አካባቢ ያሉት ሜይቢ ለሹሮ ምናምን ከሆነ ሊጠቀም ይችላሉ ሊያሳፋጩት ይችላሉ አላውቅም። ግን እኔ ግን እኔ በበሎቄ ፈጭቼ አላውቅም መፍጨት አልፈልግም ግን አፍልቼ በውሃ ቀቅዬ በስነ ስርዓት ግን ባሎቄ መብላት በጣም ነው የሚመቸኝ። ምክንያቱም በቃ ሃይ ፕሮቲን ነው ለፕሮቲንም ጥቅም አለው በጣም ለጤንነትም ተስማሚ ነው። እኔም እንደ መክሰስ እንደ ቁርስ ነገር ወይም ደግሞ ከተለያዩ ምግቦችም ቀላቅዬ መብላት ቦሎቄ በጣም እወዳለሁ። እና ቦሎቄ ግን በቃ አይፈጭም በአብዛኛው ጊዜ ግን አይፈጭም እኔን ፈጭቼ አላውቅም። የሚፈጭም አይመስለኝም

የምወደው ቁጥር ሰባት ነው። በጣም ሰባት ሰባት በጣም ደስ የሚለኝ ቁጥር ነው በቃ፤ ሰባት በጣም የሚመቸኝ ብዙ ጊዜ ምን እንደሆነ አላውቅም በእግር ኳስ ተጫዋቾች ራሱ ሰባት ቁጥር ሳይ በጣም ደስ ይለኛል። እና ሰባት ቁጥር በጣም እወዳለሁ። ደግሞ ሰባትም በእኛ በሃይማኖቴም ጥሩ ነው፤ የስላሴ ቀን የምናከብርበት ጊዜ ነው በጣም ይመቸኛል። ከዛ የዘለለ አስር፤ በቃ ሙሉ አስራ ሁለት እወዳለሁ። ግን በጣም አብልጬ የምወደው ቁጥር ሰባት ቁጥር ነው። ሰባት በጣም በጣም ጥሩ ነው ገንዘብም የሚሳበት ምናምን ነው ተብሎ ነው የሚስታሰበው በጣም ቆንጆ ነገር ነው።

አዎ መጠበቅ በጣም ግድ ነው መጠበቅ አለብህ ሁሉም ነገር ጠብቀህ ካልሆነ በስተቀር በአንዴ በአንዴ በህይወትህ ነገሮችን ሲሳኩ ጥሩ አይደለም። ጠብቀህ ቀስ ብለህ በስነ ስርዓት ጊዜውን ጠብቀህ የምታገኘው ነገር ጥሩ ነገር ነው። የምታገስም ጥሩ ነገር ነው ተፈጥሮአዊ ነገር ነው በአንድ ቀን የምታገኘው ግን ብታገኘው ራሱ ብዙ ትርጉም አይሰጥም ለህይወትህ እና መጠበቅ ተጠባብቀህ የምታገኘውን በተገስ የምታገኘው ነገር ሁል ጊዜ በጣም ቆንጀ ነገር ነው ያማረው ነው የሚሆነው ፍሬውን በጣም ቆንጃ ነው የሚሆነው። አንተም ትዕግስት ያስተምርሃል ሁሌ በአንዴ በቃ በአንዴ በቃ መለወጥ በአንዴ ማድረግ ባንዴ ሁሉ ቢሆን ግን በቃ ጥሩ አይሆንም እና ሁል ጊዜ ተፈጥሮአዊም ስለማይሆን። ጠብቀህ የምታገኘው ታግሰህ የምታገኘው ላገኘው ነገርም ደስታ ይሰጥሃል። ክብርም ይሰጥ ትሰጠዋለህ አንተም በቃ በጣም ደስታ ይሰጥሃል። አለበለዚያ በአንድ ቀን ያገኘኸው ግን ደስታው ምኑም በአንድ ቀን ይዘው በስለሚጠፋ ጥሩ አይደለም። እና መታገስ በጣም ጥሩ ነገር ነው ጠብቀህ የምታገኘው ነገርም በጣም ቆንጃ ነገር ነው ብዬ አምናለሁ እና። ሰዎችን ውዝ ጊዜ በአንድ ነገሮች እንዲቀየርላቸው ባይጠብቁ ደስ ይለኛል ጠብቀው ታግሰው ቢያገኙም ነገሮችን በጣም አሪፍ ነው

አዎ ሳንቲሞችን በጣም እቆጥባለሁ። ሳንቲም መቆጠብ በጣም ጥሩ ነገር እንደሆነም አውቃለሁ። ሳንቲም መቆጠብ በጣም ቆንጆ ነው ቀንጆ ነገር ነው። ቀስ በቀስ ዛሬ የቆጠብካትን ተጠራቅሞ የአመት የሁለት አመት ሶስት አመት ቶሎ ነገር ይገዛልሃል። ቢዝነስ መጀመር ብትፈልግ፤ ድንገተኛ ህመም ቢመጣብህ፤ በቤተሰቦችህ ድንገተኛ ችግር ቢገጥምህ፤ ያልጠበከውን ነገር ቢገጥመህ፤ በጣም ጥሩ ነው። ለሰዎችም አበራሳታለሁ እኔም ቁጠባ ላይ ብዙ ባልሆንም፤ ግን ሰዎችም እንዲቆጥቡ ራሴንም እንደዛ በቃ በጣም እጥራለሁ። እና ሳንቲም መቆጠብ በጣም ቆንጆ ነገር ነው። ይሄ እንዲሁም በቀን በቀን፤ ትንሽ ትንሽ፤ ትንሽ፤ ትንሽ፤ ትንሽ የቆጠብናትን ነገር ሳይታወቅ ትልቅ ነገር ይሆናል። እና መቆጠብ ብቻ ሳይሆን በቀን በቀን በአንተ ላይ ጥሩ ጥሩ ነገር ኢንቨስት ማድረግ ራሱ ተደምሮ ብዙ ነገር ነው የሚሆነው። ለምሳሌ አንድ ሰው በቀን ሁለት ገጽ ቢያነብ፤ ያው ደምሮ ደምሮ ደምሮ ደምሮ ደምሮ በአመት ብዙ ገጽ ያነባል ማለት ነው። ልክ እንደዛውም አንድ ሰው በአንድ ቀን ሁለት ሳንቲም፤ ወይም ሶስት ሳንቲም፤ አራት ሳንቲም፤ ቢቆጠብ በአመት ብዙ ይሆንለታል። ስለዚህ ሳንቲም መቆጠብ በጣም ቆንጆ ነገር ነው። ለሰዎችም በቃ የሚበራታታ ነገር ነው ማድረግ አለባቸው ብዬ ነው የማምነው። እና ጥሩ ነገር ነው በጣም በጣም ቆንጆ ነገር ነው እኔም ሳንቲም እቆጥባለሁ። በደንብ ነው

ብስክሌ ት አዎ እጋልባለሁ በደንብ ነው የምጋልበው በጣም በጣም በልጅነቴ ጀምሬ ደግሞ ብስክሌት በጣም በእኛ አካባቢም በጣም በእኔ ባደኩበት አካባቢም ጥሩ ነገር ስለነበረ እንደ ባህል በጣም ብስክሌት መጋለብ እወዳለሁ። አሁን ላይ ትራፊክ መጨነቅ ምናምን እየበዛ ስለመጣ የግድ የስ ብስክሌት የተለየ መንገድም ስለሌለ ብዙ ጊዜ አሁን አልጋልብም። ድሮ ግን በጣም ነበር የምጋልበው እና በቃ ብስክሌት ስጋልብ ደግሞ ሙሉ አካላቴ ነው የሚሰራው በጣም ቆንጆ ነው። ፍጥነትም ትንፋሽም የእግርም የወገብም የእጅም በጣም ነው በጣም ቆንጆ ነገር ነው ብስክሌት መጋለብ ማለት ነው። እና እንደውም ብዙ ጊዜ ሞተር ቀንሶ ሰው ብስክሌት ቢያበዛ በጣም ደስ ይለኛል። ምክንያቱም በቃ ለጤነትም ቆንጆ ነው አደጋም ብዙም አይገጥምህም ጊዜ ትቆጥባለህ ሁለቱም ነገር ነው ጊዜም እየቆጠብክም ራስህንም ደግሞ መልሰህ የስፖርት እየሰራ ስለሆነ። ብስክሌት መጋለብ በጣም ቆንጆ ነገር ነው ብዬ ነው የማስበው። ሰዎችንም እንደዚህ ቢያደርጉ በጣም በጣም አበረታታለሁ ጥሩ ነገር ነው ለጤንነታቸው በጣም ወሳኝ ነገር ነው። እና እንደዛ ነው እላችኋለሁ።

ኢሜል ነው የምወደው የምወደው መተግበሪያ ኢሜል ነው ብዙ ጊዜ አሁን ላይ በስልክ ላይ ከምጠቀማቸው መተግበሪያዎች ኢሜል በጣም ይመቸኛል በጣም ሰኪዉር ነው በጣም ፕራይቬሲ ይጠብቃል። የራስህ ግል ምስጢሮችን በደንብ ይጠብቃል። ደግሞ የጠፋህ ዳታም ስልክህም ምንም ቢጠፋ በፈለከው አይነት መክፈት ትችላለህ። ምንም ስልክ ቢሰረቅ የሆነ ጊዜ ያስቀመጥከው ነገር እዛ በስነ ስርዓት ጠብቆ ታገኘዋለህ። እና የምወደው አይነት መተገበሪያ ኢሜል ነው ኢሜል በጣም ነው የምወደው በጣም በጣም በጣም ቆንጀ ነገር ነው ቆንጀ ነገር ነው። ኢሜል በጣም በጣም ቆንጀ ነገር ነው አሪፍ ነገር ነው። ኢሜል በጣም

አዎ የአትክልት ስራ በጣም እወዳለሁ የአትክልት ስራ በጣም ቆንጆ ነገር ነው። እና በብዙ ጊዜ አትክልት ማለት ደግሞ ለኔ እንደ ሰው ናቸው እንደ ሰው ህይወት ናቸው ምክንያቱም አትክልት የለም ማለት ሰው የለም ማለት ነው። እና ሁሉም ሰዎችም አትክል ስራ እንዲሰራ በጣም በጣም አበራታለሁ በአክባቢው በጓሮ በስነ ስርዓት በቃ በት ቢተክል ተክል በጣም ቆንጆ ነው። አንድ ተክል ተከለ ማለት የብዙ ህይወችን እስትንፋስ ተቀብ እንትን አደረገ ማለት ነው ታቀበ ማለት ነው። ስለዚህ ምንድነው አትክልት ስራ በጣም ነው የምወደው። ምክንያቱም ብዙ ጊዜ እኛ ሳይገባን አትክልቶቹም እየጎዳን እየቆረጥን እየቆረጥን ዛፎችን እያወደብን ምን እየሆንን ነው አካባቢያችን እየበክል ነው የአካባቢያችን ስነ ምዳር ያዛባነው ነው። ስለዚህ ምንድነው አትክልት ስራዎችን ካልሰራን ማለት እኛ ራሳችን በራሳችን ላይ እየገደልን ነው ማለት ነው። ትውልድ ሁሉ እንዳይኖር እያደረግን ነው ማለት ነው። ምክንያቱም የአካባቢ መቆጥ እየጨመረ ያለው ያልተጠበቀ ዝናብ እየመጣ ያለው ወቅት ያልተጠበቀ ዝናብ እየመጣ ያለው ጎርፍም እየበዛ ያለው በእኛ በበከል ነው ነው። ሌላ ደግሞ በሽታዎቹም እየበዚህ ያሉት ምክንያቱ አካባቢያችን ከተበከለ አትክልት ከለ የለም። ብዙ ከርበን ዲያክሳይድ ነው። አካባቢያችን ላይ እንትን የሚለው የሚከማቸው ይሄ ደግሞ ለጤና ጎጂ ነው። ግን በአንጻር ደግሞ እኛ የምናገኘው ኦክስጅን ደግሞ አትክልት ከሌለ ማግኘት አትችልም ምክንያቱም ኦክስጅን የሚገኘው ከአትክልት ነው። አትክልት ከሌሉ ኦክስጅን የለም ማለት ነው። ወይም ደግሞ እኛ የለቀቅን ካርቫንዳይክሳይድም ወደ ኦክስጂን የሚቀይረው የለም ማለት ነው። እና በጣም በጣም ጥንቃቄ

ደግሞ እዚህ ሁል ጊዜ ያው ሀሙስ አርብ ቀን ነው ብዙ ጊዜ የሚከፈለው ምክንያቱን ወር ባለቀ በሶስተኛ በአራተኛ በአምስት ቀን ነው የሚከፈለኝ እና ደግሞ እዚህ ሀሙስ አርብ ነው በቃ ከአንዳንዴ ደግሞ እሮብ ነው የማገኘው። ምንድነው እኔ ምሰራው የውጭ ካምፓኒ ነው ኢንተርን በኢትዮጵያ አቆጣጠር የሚከተል ካምፓኒ አይደለም። ስለዚህ ምንድነው የሚያደርገው ማለት ነው የፈረንጆቹን ወር ባለቀ ቁጥር? ምንድነው ደሞዛችን በሶስት ወይም በአራት? መቀበያንስ በአንድ በሁለት በሶስት በአራት ነው የሚከፍለን ግን ብዙ ጊዜ። እሁድ ስለምናርፍ እሁድ ደሞዝ ተከፍሎ እሁድ ስለምናርፍ። እሁድ ደግሞ ቅየራ ፕሮግራም ስለሚደረግ? ምንድነው የሚደረገው ማለት ነው። ሀሙስ አርብ ወይም ደግሞ እሮብ ነው የሚከፍለን። ከበዛ ደግሞ ቅዳሚ ይሄዳል ማለት ነው። ምክንያቱ ለምንድነው? በቃ ማለት ደሞዛችን ይዘን እሁድ አርፈን በስነ ስርዓት በቃ መግዛት ያለብንን ገዝተን እንድናርፍ ስለሚፈልጉ ማለት ነው። እና ብዙ ጊዜ እኛ እንደዛ ነው። በኢትዮጵያ አካባቢ ከሆነ ያው ብዙ ጊዜ በሃያ አራት ነው ወሩ ሳይገባ በሃያ አራት ነው የሚከፍሉት። የኢትዮጵያ አቆጣጠር እንደምታውቀው ይለያል ስለዚህ። የነሱን ቀን ምን እንደሆነ ብዙ ጊዜ ምክንያቱም መንግስት ስራዎች ሰርቼ ስለማላቅ። የሀገር ሰራዎች ብዙ ሰርቼ ስለማላቅ አሁን ምን እንደሚሆን አላውቅም። ይሄው ሽፍት ቀየራ ምናምን የሚባልም ነገር ስለሌለ። እኛ ጋር ግን የግድ እሁድ ሽፍጥ ቅየራ ስላለ። ደሞዛችን ከሮብ ጀምሮ። እሮብ ከገባ እሮብ ካልገባ እሮብ ካልገባ ሀሙስ ሀሙስ ካልገባ ደግሞ አርብ። ቢረዝም ደግሞ ቀዳሚ ነው የሚገባው አብዛኛው ግን ሀሙስ ሀሙስ ሀሙስ ነው እኛ የሚከፈለን ማለት ነው። እና በሀሙስ ቀን ነው ደሞዛችንን የምናገኘው

አዎ ሃይማኖታዊ ግበር በጣም ነው የማከብረው፤ ጥሩ ነገር ነው ብዬ ነው የማስበው። ምንድነው በዚህ ጊዜኛው ችግር የገጠብን ምንድነው ሁሉም ነገር አለማዊ በሆነ መንገድ እያየነው ስለሆነ፤ በዚህ ጊዜ ሃይማኖታዊ ግበር ማክበር በጣም ጥር ነው። ለምንድነው የሰው ልጅ ሲፈጠር ስጋ አለው፤ እንደ እምስት እንፋስ አለው፤ ወይም ደግሞ ነፍስ አለው ከዛ ደግሞ መንፈስ አለው እና ስለዚህ መንፈሳዊነቱ አሪፍ ካልሆነ ሙሉ ደስታ ማግኘታችንን ብዬ ነው የማምነው። ስለዚህ ለመንፈሳዊነትህ ደግሞ እቃ ትህትና እንዲኖርህ፤ በሁሉም ነገር ደግሞ በቃ እንደዚህ የስጋዊ ነገር ሆነ ብቻ እንዳትቀር፤ ከሁሉም ከእንስሳ ባህርይም የሚለየን ነገር መንፈሳዊነትም ስለሆነ፤ ስለዚህ ምንድነው ማድረግ ያለብን መንፈሳዊነታችንን በጣም ከፍ እንዲል በቃ ሃይማኖታዊ ግብሮችን መንፈሳዊ ጥር ነው። እነኚህ የአንድ ሃይማኖት ግድ ላይሆን ይችላል፤ ግን ሃይማኖት ግብር ለኔ ምንድነው? ፍቅር ነው፤ ትህትና ነው፤ ሰዎችን ማገዝ ነው፤ ሰዎችን መርዳት ነው፤ ሰዎችን አለመስደብ ነው፤ የሰዎችን ሞራል መጠበቅ ነው፤ በአጠቃላይ በራስህ ላይ እንዲሆን የማትፈልገው ነገር በሰው ላይ አለማድረግ ነው፤ ወይም ደግሞ በሰው ላይ አለመፍረድ ነው፤ በሰዎች ድክሞች ላይ አለመፍረድ ነው። በሰዎች ላይ አለመጨከን ነው፤ ስለዚህ የነኚህ ነኚህ ነገሮችን በጣም በጣም የሚያስተምር ምንድነው ሃይማኖታዊ ግብሮች ናቸው እና ሃይማኖታዊ ግብሮች ላይ መሳተፍ በጣም በጣም ይመቸኛል።

አዎ በአንድ ጊዜ ብዙ ስራዎችን ማስተናገድ እችላለሁ በተለይ ደግሞ ኮምፒውተር እየሰራሁ የትም ማድመጥ እችላለሁ ሰዎችንም በስነ ስርዓት መረዳት እችላለሁ። እና ብዙ ጊዜ ምንድነው? በተለይ ቢሮ ላይ ቁጭ ብዬ ስለምሆን አብዛኛው ጊዜ በአንድ ጊዜ ሁለት ነገሮች መስራት ችለለው ስራውን እነሰራውም ሰዎችንም እንዲሰሙ ማስመስመስ መስማት እችላለሁ ማዳመጥ መመለስ እችላለሁ። በስነ ስርዓት እና በአንድ ጊዜ ሁለት ሰዎች ስራዎችን ማስተናገር እችላለሁ። እንደዚህ ምግብ ስሰራ ወጥ ስሰራ ከሆነ በአንድ ጊዜ ማለት ሶስት አራት ነገሮችን ያኛውን እያማሰልኩ ያኛውን ደግሞ እየከተፍኩኝ ጥሩ ስራዎችን መስራት እችላለሁ እውነት ነው። በጣም

አዎ ላፕቶፕ አለኝ ላፕቶፕ አለኝ ላፕቶፕ ቶሽባ ላፕቶፕ አለኝ። ከትምህርት ቤት ጀምሬ ከኮሌጅ ጀምሬ ስተጠቀመበት የነበረው ነው ኮር አይ ፋይፍ ነው። በጣም ቆንጆ ላፕቶፕ ነው ያለኝ አለኝ አዎ ላፕቶፕ አለኝ። የሚገርምው ሁሌ ደግሞ መስራዬም ከላፕቶ ጋር የተያያዘ ስለሆነ በምንድስና ስለተመረኩኝ እና እጠቀማለሁ ሁል ጊዜ ላፕቶፕ አለኝ በደንብ ነው ምትጠቀምበት ደግሞ። ያው የሁሉም ሰው ደግሞ ያው ላፕቶፕ ቢይዝ ቢያነስ ጥሩ ነው ብዬ አስባለሁ ምክንያቱም ሁሉም ነገር እንደዚህ ለሙዚቃ ለምናምን ለምናምን ለመስማት ብቻ ሳይሆን። ግን ስራዎችን ሶፍትዌሮችን ለመማር ዳታዎችን ለመላላክ የስራ ፋይሎችን ፋይሎችን ለመጠቀም ከሆነ በጣም አስፈላጊ ነገር ነው ብዬ ነው የማምነው። እና አለኝ

ኦ በቤቴ ብዙ አይነት እቃዎች አሉ በርግጥ ያው ባህላዊ እቃዎች አሉ ዘመናዊ እቃዎች አሉ አሁን ደግሞ በቃ በሰው ሰራሽ በቀላሉ መንገድ የተሰሩ አሉ። በፋብሪካ መንገድ የተሰሩ አሉ ስል በቃ ብዙ እቃዎች ነው ያሉት እና የባህላዊ እቃዎች ለምሳሌ ከእንጨት የተሰሩ አሉ። ከሸክላ የተሰሩ በጣም ከሸክላ የተሰሩ እቃዎች በጣም ነው የምወዳቸው ባይ ዘ ዌይ ለምን በቃ በሸክላ የምታበስለው ነገር በጣም ጥሩ ነገር ነው በጣም ለቀናት አስማሚ ነው። እውነት እውነት ለመናገር ለምሳሌ በሸክላ ድስ የተሰራ ወጥና በብረት ድስት የተሰራ ልዩነት በጣም በጣም ልዩነት አለው። ያኛው በቃ ካፈር ነው የተሰራው ምንም ሆድ በአንድ ነገር ብዙም የለውም። ያ ግን በፋብሪካ ስለ ተሰራ በተለይ በቃ ስታማስል በደንብ ከተፋቀ ምናምን ብዙ ነገሮች ለጤና ካንሰር ሁሉ ሊያመጣ ይችላል። እና ብዙም አለው ደግሞ ቶሎ ያኞቹ ተሎ ይበርዳሉ ተው አይበርዱም። ተሎ ደግሞ አይቀዘቅዙም። ይሄ ብረት ድስት ግን ቶሎ ይበስላል ቶሎ ቶሎ ነው በቃ እሳት የሚያቃጥልበት ምግቦችን የሚያቃጥልበት እና ብዙ ጊዜ እኔ እነዚህ ነገሮችን ብዙም አልመርጣቸውም። እና በቤቴ ብዙ አይነት እቃዎች አሉ። በቃ ሽክላ ከሽክላ የተሰራ አቃለ ከጭት የተሰራ አለ። ከብረት የተሰራ እቃ አለ። እንዲሁ ከመጠልጠያ እንጨቶች ምናምን የተሰራ እቃዎችም አሉ። እና በአጠቃላይ ግን ብዙ እቃዎች አሉ ብዙ ብዙ ብዙ መጠጫዎችም ቢሆኑ መቢያችም ቢሆኑ በቃ ብዙ እቃዎች አሉ።

አዎ። በአካባቢያችን ብዙ ድልድሎች አሉ መስተጋሪያዎቹን ባህላዊም ዘመናዊም ድልድሎች አሉ ዘመናዊ ድልድሎች ማለት በስነ ስርዓት በሬንፎርስ ሙድ ኮንክሪት የተሰሩ በዲዛይን የወጣላቸው አገልግል ጊዜያቸው የሚታወቃሉ። ዝም ብለው ደግሞ በእንጨት ነገር ምናምን የተሰሩም አሉ እንዲሁ ደግሞ እንደዚህ በተንጠልጣይ የሆኑ ብርጆችም የተሰሩ አሉ። እና ድልድዮች አሉ በጣም አሉ በአካባቢያችን ብዙ ድልድዮች አሉ በጣም ብዙ። በርግጥ ድልድይ በጣም ቆንጆ ነገር ነው። ዘመናዊ ስራዎችም ኮንስታኪንግ ስራዎችም አንዱ ደስ ከሚሉኝ ነገሮች አንዱ ድልድይ ነው። ምክንያቱም አንድ ሪቨር ወይም ደግሞ አንድ ወንዝ ለመሻገር የግድ የግድ ድልድይ ያስፈልጋል። እና ድልድይ ሲሰራ ብዙ ነገሮች በግምት አስገብቶ ነው። የሚሰራ በተለይ ደግሞ በዚህ ጊዜ ሊመጣ የሚችል ረጅም የዝናብ አይነት በግምት ውስጥ አስገብቶ ማለት ከፍተኛውን የጎርፍ ተደራሽ ሊሆን የሚችለው ኢሊቬሽን ወይም ደግሞ ሄይት ወይም ደግሞ ቁመቱን በስነ ስርዓት ካልኩሌሽን ተሰርቶ ዲዛይን ነው የሚሰራለት። እና አዎ በአካባቢዬ ደግሞ ብዙ ብርጆች አሉ እና ብርጅ በጣም ጥሩ ነገር ነው ሴፍ ነው። ለሰዎቹም ለመሻገር ብዙም አያስቸግርም ቆንጆ ነገር ነው። ያው በጣም አሪፍ ነገር ነው ጊዜም ጉልበትም ይቆጠባል ማለት ነው

ኦ ዋው ጺም በጣም አቆያለሁ የእውነት ጺማምም ነኝ በርግጥ ጺሜ በጣም መቁረጥ ብዙም አልወድም ያው ግርማ ሞገስም ነው። ያው በጣም ቆንጆ ነው ብዬ ነው የማምነው ጢም በጣም አለኝ ያ አቆያለሁ ቶሎ ቶሎ አልቆርጥም። ያው ግን ያው የሚያምርብኝ አይነት ነው ልክ ያለ ስለሆነ ብቻ ነው እንጂ ዝም ብሎ እንደ በረዶ የመታውን ዛፍ የመሰለውን ተንጠባጥቦ ምናምን ምናምን ከሆነ ጢም ማቆየት ጥሩ አይደለም። ግን ቆንጆ ከሆነ ጺምን አሪፍ ከሆነ ወንድም ከሴትም የሚለይበት ነገር ነው በጣም ቆንጆ ነገር ነው። በዚህ ጊዜ ደግሞ ሰዎችም ቢያርዙ በጣም እመክራለሁ ደስ ደስ ይለኛል በስነ ስርዓትም ጽዳቱን እጠብቀዋለሁ እንከባከባለሁ በስነ በየስነ ስርዓት አበጥረዋለሁ። በስነ ስርዓቱ እቆርጠዋለሁ ግን በቃ በጣም አቆይቼ ቆንጆ አድርጌ ነው እና ይሄ በጣም ረጅም ነገር ሳይሆን ግን አሪፍ አርጌ በቃ አቆያለሁ። እና ጺሜ ለኔ ግርማ ሞገሴ ነው በጣም በጣም ግርማ ሞገሴ ነው። በእርግጥ ለወንድም በጣም አብዛኞቹ ወንዶች በጣም ጺም ያላቸው ወንዶች ያምራሉ በቃ ቆንጆ ነው ፊታቸው ሙልት ያለ ነገር ነው። ያው ወንድ መሆናቸውም በቀላሉ ትለያለህ በቃ አሁን እንግዲህ ሴት ከወንድነቱ የሚለይበት ትልቁ የእግዚአብሔር ስጦታ ጺም ነው። እና ጺሜዬን አቆያለሁ በደንብ ነው የምጠቀምበት ደግሞ።

በቀን እስከ አንድ ሊትር ከግማሽ ውሃ እጠጣለሁ በርግጥ ውሃ በጣም የመጠጣት ቆንጆ ነው። ለጤንነትም እኔ ግን ያው ብዙ ውሃ አልጠጣም ግን ጾም ካልሆነ በቃ በቀን እስከ አንድ ሊትር እስከ ግማሽ እጠጣለሁ ቢበዛ ደግሞ እስከ ሁለት ሊትር ስፖርት ሰርቼ ብዙ ካላበኝም በጣም ብዙ እንቅስቃሴ ካረኩኝ ወይም ፀሀይ ምናምን በደንብ ከምታኝ ደግሞ እስከ ሁለት ሊትር እጠጣለሁ። በአጠቃላይ ግን ሰዎችን ውሃ በጣም ቢጠጡ ጥሩ ነው በጣም ጥሩ ነገር ነው በተለይ ደግሞ ተፈጥሮ ውሃ የምንጭ ውሃ ከሆነ ደግሞ በጣም የበለጠ ጥር ነገር ነው። ያው ስለዚህ የሚረዳ ውሃ ደግሞ ከሆነ ምን አመራጭ የለም የት መጠቀም ነው። እና ውሃ በቀን ብዙ ሰው ቢጠጣ ጥሩ ነው ወይ ያለው ያን ያህል ግን ከመጠን ያለፈው ውሃ መጠጣትም ጥሩ አይደለም ኦቨር ሳቹሬትድ ትሆናለህ። ነገር ግን ያው በኖርማል ለት ለተነሳው ሰውነታችን ተስማሚ የሆነ አሪፍ የሆነ መካከለኛ ውሃ እጠቃቀም ዘይድ ቢኖራቸው ሰዎችን እመክራለሁ። ለራሴም እንደዛ ነው የማደርገው። በጣም እስኪጠማኝ አልጠብቅም በጣም ደግሞ እስኪጠግብም ያን ያህል ውሃ ብዙም አልጠጣም እና እንደዛ ነው በጣም ጥሩ ነገር ነው። ብዬ ነው የማስበው

አዎ የድሮ ፎቶችን በደንብ ነው የምይዘው ምክንያቱን በጣም ለኔ ወደኋላ ተመልሼ ብዙ ነገሮች እንዳስታውስ ነው የሚጠቅመኝ እና በጣም እይዛለሁ በስነ ስርዓት ነው የማስቀምጣቸው። በተለይ በተለይ ደግሞ በጥሩ ደስታ ጊዜ የተነሳኋቸው ከሆነ ወይም ከተለዩ ብዙ በህይወቴ ጥሩ ነገር ካደረጉኝ ሰዎች የተነሷቸው ከሆነ ወይም ደግሜ ከማላገኛቸው አይነት ሰዎች የተነሳችሁ ፎቶዎቹ ከሆኑ በጣም በጣም ይመቹኛል። እና ሁሌ ነው የማስቀምጣቸው በስነ ስርዓት ነው የማስቀምጣቸው ለሰዎችም እንደዚህ ነገር እንዲያደርጉ ጥሩ ነው። ምክንያቱን አንዳንዴ ለምሳሌ በጣም የደስታ ጊዜ በሆነ ብትነሳ የተነሳኀቸው ፎቶዎችን መልሰህ ብታይ መልሰህ እዛ ደስታ ውስጥ መገኘት ትችላለህ። ስለዚህ እና ደስታ ለማግኘት ሌላ ሌላ ነገር ከማድረግ አንዳንዴ የድሮዎቹም ትውስታዎችን ትዝ በማስባል ተመልሰህ በዛ ሞመንት በዛ ደቂቃ በዛ ቅጽበት መገኘት ትችላለህ። እና ስለዚህ በጣም እነኚህ ነገሮች ደግሞ ጠቃሚ ነገሮች ናቸው ማለት ነው። እና የድሮ ፎቶዎቼን እኔ በስነ ስርዓት ነው የምይዘው ሰዎችንም በስነ ስርዓት ሲጀመር። ለልጆችህም ለቤተሰቦችህም ሌላ ለሚያውቁም ለማያውቁም ሰዎችም ስታገራቸው ጥሩ ነገር በቃ ጊዜ ማሳለፊያም ስለሚሆን ቤት ውስጥ በስነ ስርዓት ፋይል ተደርጎ በስነ ስርዓት ተቀምጠው አሪፍ ጽድት አድርገህ ብታስቀምጣቸው የድሮ ፎቶዎችም ቆንጆ ናቸው። እና እኔም የድሮ ፎቶዎቼን በስነ ስርዓት ነው የምይዘው በስነ ስርዓት ነው የማስቀምጠው። ለሰዎችም እንደዚህ ቢያደርጉ ጥሩ ነው እላለሁ። ምክንያቱን መጨረሻ ላይ ሰዎች ማለት በዚህ ጊዜ የምናሳልፋቸው ሁሉም ሚሞሪዎቻችን ትውስታዎቻችን ታሪኮቻችን በስነ ስርዓት መሰነድ መቻል አለባቸው ይሄ ደግሞ ለቀጣይ ያው ማስተማሪያ ይሆናል ለእኛም ጥሩ ይሆንልናል። ወይም ደግሞ አንዴ በጣም አስከፊ አደጋ በነበረበት ጊዜ የተነሳናችሁ ፎቶዎች ከሆኑና ከዛ አደጋ ድነን የተነሳነው ፎቶ ከሆነ ልክ ያን ስናይ እግዚአብሔር ለኛ ያደረገልን ነገር በማስታወስ ደስ ይለናል። ለካ በዛን ቀን ሙቼ ብሆንስ ይሄን ሁሉ እኮ አልሆንም ነበረ እዚህ እኮ አልደርስም ነበረ ብለን የበለጠ ለህይወታችን ትኩረትና ዋጋ እንድንሰጥ ያደርገናል ማለት ነው። እና የድሮ ፎቶዎችን ለዚህ ለዚህ ስለሚጠቁመኝ በስነ ስርዓት ነው የማስቀምጣቸው። ሰዎችንም ለብዙ ነገሮች እንደሚጠቅሟቸው ስለማውቅ በስነ ስርዓት ፎቶዎች እንዲሰንዱ እኔም እበረታ እመክራለሁ አበራታታለሁ እመክራለሁ ማለት ነው።

አዎ ሳህኖቼን በጣም ማጠብ እወዳለሁ የታጠበ ሳህን ነው በጣም ደስ የሚለኝ እንደውም ምግብ ለማቅረብ ስፈልግ አ እንደው አጥቤ የማቀርበው ከመሆን ታጥቦ ታጥበው ቁጭ ብሎ መልሼ አጥቤው ባቀርበው ሳህኑ ደስ ይለኛል። እና ብዙ ጊዜ የተዘረከረን በቤት ውስጥ አልወድም በማዕድ ውስጥም በጣም ጥሩ ነገር አይደለም። በጣም ታጥቦ ጽድት ብሎ ተወልውሎ ደርቆ በስነ ስርዓት ተደርድሮ ሲቀርብልኝ ነው ምግብ ራሱ በደንብ የሚበላልኝ እንጂ። እንዲሁ ዚም ብሎ የተዘረከረከ በደንብ ያልታጠበ ምናምን የቆሸሸ ሰሃን ካገኘው አልበላም። እና ሳብ እኔም ራሴን አጥባለሁ። በቃ ሰዎችንም ሲያቀርቡልኝ አጥቦ በስነ ስርዓት እንዲያቀርቡልኝ ነው የምፈልገው። ልክ እንደዛ ደግሞ ልክ ሳህን ምግብ ከተበላ በኋላ ደግሞ ሳህን ታጥቦ እንዲቀመጥ ነው የምወደው። አንዳንዱ ዝም ብለው አውቀው በኋላ ጥሎት ይሄዳል ምናምን በኋላ አውቀው ሲረሰርስ ምናምን በደንብ ምናምን ብሎ ዝም ብሎ አዝረክርኮ ይሄዳል እኔ አልወድም። ልክ ምግብ ጨርሼ ራሱ የቀረ ምግብ ካለ በስነ ስርዓቱን ቆሻሻ መጣያ ምግብ አስቀምጬ ወይም ደግሞ ፍርጁ ውስጥ መግባት ያለበት ከሆነ ፍርጅ ውስጥ ከትቼ ሳህኑን ጽድት አድርጌ አጥቤ ነው የማስቀምጠው። ባለቤቴም እንደዛ እንድታደርግ ነው የምመክራት ሌሎቹም ጓደኞቼም እንደዚህ ቢያደርጉ ነው እኔ ደስ የሚለኝ። እና አዎ ሳህኔን በስነ ስርዓት በስነ ስርዓት የማጥበው። የታጠበ ሳህን ነው ደግሞ ምግብ ላይ ሲቀርብልኝ ደስ ብሎ ብሎ የሚበላልኝ ማለት ነው። እና አዎ እንደዛ ነው ሳህኖቼ በጣም ነው የማጥባቸው

በባህላችን ሰርግ በጣም በሚገርም ሁኔታ ነው የሚከናወነው በርግጥ በዚህ ጊዜ ባህላዊ ሰርጎቻችን በጣም በዘመናዊ ሰርጎቻችን እንትን እየተወረሱ ናቸው እየተወረሩ ነው። ግን እኔ ይሄን ነገር አላበረታታም ምክንያቱም አንዱ ነገር አለም ላይ ሄዶ ሄዶ ሄዶ አለም ለይ ሁሉም ተመሳሳይ አይነት ነገር ከሆነ ይሰለቻል። የተለያዩ ባህሎችን የተለያዩ የሰርግ ባህሎችን የአመት በዓል አከበበር ባህሎችን ይሁን በተለያዩ ነገሮችን ስታያቸው እነዚህ ነገሮች እንደ መለያየት ሳይሆን እንደ ሀብት ነው መቁጠር ያለብን እና። በባህላችን ሰርግ በጣም በጣም አሪፍ በሆነ መንገድ ነው የሚደረገው። በህለዊ ሰርጉ እንዴት ነው የሚደረገው? ለምሳሌ የመጀመሪያው ላይ ሰርግ የሚደረገው። በሙሽራ ቤት ወይም የሙሽራው ቤት ስለሆነ ሙሽሪቷን ለማምጣት ሰዎች ጭፈራ እየጨፈሩ ፈረስ ይዘው ኦሆ እያሉ እየሳቁ በቃ ሁሉም ወደዚያ ይሄደሉ። ከዛ እዛ ቤት እሷ ተዘጋጅታ ታጥባ ሁሉም ነገር ተስተካክላ ፀጉሯን ተሰርታ ለሳምንት ለሁለት ሳምንት ወደ ውጭ። ሳትወጣ ራሷን ጠብቃ ትጠብቃለች ከዛ በኋላ። ጦሎሽ ይዞ ይሄዳል። ማለት ሙሽሮች እና ሙሽሮኞች ሰርገኞች ተብለው ይሄዳሉ። ጥሎሽ ለእናቷ ለአባቷ ምናምን ይሰጣል ከዛ በኋላ ለእሷም ልብሶች ምናምን ይሰጧታል። ከዛ በኋላ ይሄን ስህል ሁሉ ነገር ታይቶ። እዛ ጋር ሁሉም ነገር ጭፍራ ተደርጎ ተጫውቶ ይፈቀዳል። ከዛ በኋላ ሙሽርት ተይዛ ወደ ቤት ኦ እየተባለ ደግሞ መልሰው ወደ ሙሽራ ባለቤት ትመለሳለች። ሙሽራው ባለቤት ደግሞ ሰርጋ አለ ሰው ወጥቶ ይቀበላታል። ከዛ በኋላ በዛ ሰዓት ሁሉም ሰው ደስተኛ ሆኖ እልል እያለ እሷንም ይቀበላታል። ወደ ተዘጋጀላት ቦታ ትገባለች ከዛ በኋላ ምንድነው የሚደረገው? ለሙሽሪቱም ለብቻው ጭፋራ ያደርጋል ጥሎሽ ይሰጣል። በቃ አብሮ ከዛ በኋላ ለሳምንት ለሁለት ሳምንት ቁጭ ብለው የርሳቸው ቦታ ላይ ቁጭ ብለው ያሳልፋሉ ማለት ነው

አዎ የቀን መቁጠሪያ እጠቀማለሁ ብዙ ጊዜ እኛ አሁን የአውሮፓውያን አቆጣጠር እኛን እንጠቀምም እዚህ ኢትዮጵያ ላይ ያለንን ሰዎች የምንጠቀመው የራሳችንን የቆጣጠር ስነ ስርዓት አለን። ለምሳሌ ገና እናንተ በሃያ አምስት ዴሴምበር ሃያ አምስት የሚባል ነው የምታከብሩት እኛ ደግሞ ጃንዋሪ ሰቨን ነው የምናከብረው የራሳችንን ግን ጃንዋሬ ስፍን ማለት በእኛ ታህሳስ ሃያ ዘጠኝ ማለት ነው ጌታችን ምዳኒታችን ኢየሱስ ክርስቶስ የተወለደበት ቀን። ለምሳሌ የኛ ገና ሃያ ዘጠኝ ነው ስለዚህ ባለቶቻችንም እንደዚሁ በስነ ስርዓት ገና እናንተ በሃያ አምስት ዴሴምበር ሃያ አምስት የሚባል ነው የምታከብሩት እኛ ደግሞ ጃንዋሪ ሰቨን ነው የምናከብረው የራሳችንን ግን ጃንዋሬ ስፍን ማለት በእኛ ታህሳስ ሃያ ዘጠኝ ማለት ነው ጌታችን ምዳሀኒታችን ኢየሱስ ክርስቶስ የተወለደበት ቀን። ለምሳሌ የኛ ገና ሃያ ዘጠኝ ነው ስለዚህ ባለቶቻችን ምን እንደዚሁ በስነ ስርዓት መስከረም አንድ ነው መስከረም አንድ ለኛ አዲስ አመት ነው። አሁን ላይ ራሱ እናንተ የአውሮፓውያን አቆጣጠሮች ብዙ ጊዜ አሁን ሁለት ሺህ ሃያ ስድስት ደርሷል እኛ ግን ሁለት ሺህ አስራ ስምንት ነው ያለነው ከእናንተ በሰባት ወይም በስምንት አመት ዝቅ እንላለን ማለት ነው። እና እኔ የቀን መቁጠሪያ በስነ ስርዓት ነው የምጠቀመው ግን የኢትዮጵያ እና አቆጣጠር ነው እኔ የምከተለው። ምሳሌ በቃ እኛ በጣም በጣም የሚገርመው ደግሞ ብዙ ጊዜ አሁን እኛ መስከረምም ጀምሮ እስከ መስከረም ያለውን እስከ እስከ ነሀሴ ያለውን አስራ ሁለት ወር ከሲደመር አስራ ስድስት ወይም ሰባት ቀን ፓጉሜን አለችን ብቻ በአመት አንድ አስራ ሶስት ወር ባለጸጋ ነን። የመጨረሻ አስራ ሶስት የሁሉም ወሮች ደግሞ በየሰላሳ ሰላሳ ሰላሳ አንከፋፍል እና የቀረችው ደግሞ ስድስት ወይም አምስት ጷግሜ ብለን አስራ ሶስተኛው ወር እንደ መሸጋገሪያ ወደ አዲስ አመት እንጠቀምበታለን ማለት ነው

አዎ የህዝብ አመላሻሾች በጣም እጠቀማለሁ እዚህም ራሱ የጋራ ሰርቪስ አለን የጋራ መኪና አለን ማለት ነው። አስራ ሁለት አስራ ሶስት ሚዝ ሚኒማ ሚኒባስ አለን ይሄንን እንጠቀማለን ወደ ሀገር ቤትም ሲሄድ የጋራ ትራንስፖርቶችን እጠቀማለሁ ፕሌን እጠቀማለሁ ትላልቅ የህዝብ ማመልሽ ባሶች እጠቀማለው ባቡር እጠቀማለሁ። ስለዚህ በቃ የህዝብ ማመለሻ በአጠቃላይ እጠቀማለ። ከተማ ላይ አዲስ አበባ ራሱ ስሄድ ደግሞ አብዛኛው ደግሞ ራይድ ምናምን ከምጠቀም ብዙ ጊዜ ረዘም ያለ ርቀት ሲሄድ ተለቅ ያሉ ባሶች አሉ የህዝብ ማመላሻ ባሶች እነሱ እንደ አንበሳ አይነት እጠቀማለሁ ማለት ነው። እና አዎ በደንብ ነው የምጠቀመው። ድሮ ድሮ ደግሞ በተለይ ወደ ክፍለ ሀገርም ሲሄድ ብዙ ጊዜ ከአውሮፕላን ይልቅ ትላልቅ ባሶች ነበር የምትጠቀሙት እነ ሰላም ባስ እነ ገዳ ባስ ምናምን ምናምን የሚባሉ ባሶች አሉ እነሱ ነበር የምጠቀመው። አሁን ላይ ትንሽ ስለምቸኩል ጊዜም ትንሽ ለመቆጠብ እያልኩኝ አውሮፕላን እጠቀማለው። ግን አውሮፕላንም ቢሆን አውሮፕላንም ቢሆን ያው የኢትዮጵያ አየር መንገድ ስለምጠቀም በጣም ጽድት ያለ ራሱን የጠበቀ ነው። ቆንጆ አይነት ትኬት ነው መስተንግደን ነው የሚሰጡት። እና እሱን እነሱን እጠቀማለሁ

ወደ ስራ የሚሄደው ጠዋት እሄዳለሁ በቃ ከዛ በኋላ ደግሞ አምስት ሰዓት ሲሆን ወደ ቤቴ እመለሳለሁ መልሼ ደግሞ ከዛ ከስድስት ሰዓት በኋላ እስከ ሰባት ትንሽ እረፍት አድርጌ መልሼ ደግሞ ሰባት ሰዓት እሄዳለሁ አስራ ሁለት ሰዓት ደግሞ ወደ ቤት መሄድ በአጠቃላይ ግን ወደ ስራ ሁል ጊዜ በጠዋት ጠዋት ነው የምሄደው። ከሳምንት እስከ አምንት ነው የምሰራው በሁለት ሳምንት አንድ እሁድ ብቻ አርፋለሁ። ሌላ ጊዜ ግን ሁል ጊዜ አስር ሰዓት በቀን ስለምሰራ። ስራ ሁለት ሁለት ነው ወደ ሁለት ጊዜ ነው በቀን የምሄደው ወደ ስራ ማለት ነው። እና ይሄ አሁን ያሉበት አጋጣሚ ጊዜ የማይሰጥ ስለሆነ ያለበት ስራ በጣም ከባድ አይነት ስራ ስለሆነ ሁል ጊዜ በቀን ሁለት እሄዳለሁ ጠዋት አንድ ሰዓት እሄዳለሁ ወደ አምስት ተኩል አካባቢ ደግሞም ተመልሼ ሰባት ሰዓት ደግሞ መልሼ እሄዳለሁ በኢትዮጵያን አቆጣጠር ነው ማለት ነው። መልሼ ደግሞ አስራ ሁለት ሰዓት ከቤት ከዛ ከስራ ወጥቼ ቤት አረፍ ብዬ ትንሽ አርፍጄ አርፍብዬ ነባቤን እንብቤ ተኝቻ አድሬ በጧት ደም ተነስቼ ቁርሴን በልቼ ወደ ስራ ሩጫ አንድ ሰዓት ሲል የግድ ቢሮ መገኘት አለብኝ። ስለዚህ ከአንድ ሰዓት በፊት ቢያንስ ሩብ ጉዳይ ለአንድ ሲል የሰርቪስ ቦታ መኪናም ሚም ምንነሳበት ቦታ መገኘት መቻል አለብኝ

ኦ አይስክሬም አልወድም። እውነት ለመናገር ጣፋጭ ነገር አልወድም አይስክሬምም ከጣፋጭ ነገሮች አንድ ስለሆነ አልወድም እኔ መረር ያለ ነገር ነው የምወደው በተፈጥሮዬ ግን እንዲሁ አይስክሬም ነገሮችን አልጠቀምም ኬክም ራሱ ብዙ አልጠቀምም ደግሞ ሆዴም አይስማማኝም ለጤንነትም ጥሩ አደለም ስኳርም ብዙ አልወድም። ያው እውነት ለመናገር ሰዎችን ይሄ ነገር እንዲጠቀሙ አልፈልግም እኔ አሁን ስፖርተኛ ነኝ ቀጠን ያለ ሰውነት ነው አለኝ በጣም ወፍራም አይደለሁም። ጥሩ አይነት ሰውነት ነው ያለኝ ስለዚህ ይሄን ይሄን ነገር ደግሞ በቃ ማለት ጥሩ ነው ይሄን ነገር ለማስቀጠል ከፈለክ ጣፋጭ ነገሮችን ማብዛት የለብህም። ተፈጥሮዊ የሆነ ነገሮችን ብዙ ጊዜ ብትጠቀም ጥሩ ነው እና። ጠፋጭ ነገሮች እነ ኬክ እነ ስኳር ምናምን ብዙ አልወዳም ከጣፋጭ ነገሮችን የምወደው አንድ ነገር ቢኖር ማር ብቻ ነው ተፈጥሮአዊ ማር። ተፈጥሮአዊ የንብ ማር ከሆነ እሱ በጣም እወድዋለሁ በቃ እጠቀማለሁ በስነ ስርዓት እሱ አይጎዳኙም። ሌላው የኔ አይስክሬም እንደዚህ ብስኩት ምናምን ኬክ ምናምን ግን ብዙ አልወድም አልጠቀምም እውነት ለመናገር አልጠቀምም። ሰዎችም እንዲጠቀሙም ብዙም አላበራታታም ለአጉል እፍረት ከመጠን በላይ ለመወፈር ምናምን ጊዜ ስለሚያጋልጥ እኔ ጥሩም ይሄ ነገር ጥሩ ነው ብዬ አላምንም።

አዎ በሰአት የምደርሰው እኔ እውነት ለመናገር ሰዎች ለውጭ ቀጠሮ በስነ ስነዓት ቢያከብሩ ደስ ይለኛል በተለይ እዚህ ኢትዮጵያ ላይ ችግር አለብን የሀበሻ ቀጠሮ የሚባል ነገር አለ እና አንድ ሰዓት ተብለን በቃ አንድ ተኩል ከመጣን በጊዜ እንደመጣን ነበር የምናስበው አሁን ላይ ግን ይሄን ይሄ ነገር እየቀረ ነው ጥሩ አይደለም። ምክንያቱ ምን መሰለህ በዚህ ጊዜ ትል በሰው ልጅ ትልቁ ስጦታ ጊዜ ነው። እኛም እዚህ ምድር ላይ በስጋ የምንኖርበት ጊዜ ተቆጥሮ ተሰልቶ የተሰጠ ነገር ነው። ስለዚህ እንደ ትልቅ ሀብት ነው ማየት ያለብኝ በቃ ማለት ጊዜ ማለት ህይወት ነው። ከህይወትም በላይ ነው ምክንያቱም በጊዜ ነው የምትድነው በጊዜ ነው የምትሞተው። በጊዜ በትክክል ከሰራህ ትድናለህ በጊዜ መጥፎ ነገር ከሰራህ ትሞታለህ። ሞት ማለት ይሄ ማለት ነው። ሞት ማለት ጊዜ አለመጠቀም ማለት ነው። ስለዚህ ጊዜ የሚያበክንብኝ ሰው አላውቅም። እና እኔ አንድ ሰዓት ከተባልኩኝ ቅድሜም አልመጣም ዘግይቼ አልመጣም እዛ አንድ ሰዓት በጣም አቸጋሪ ሆኖ ካልተፈጠሩ ከአቅም በላይ የሆነ ነገሮች ካልተፈጠሩ በስተቀር። በፍጹም ተአምር ሰአቴን በሰአቴን የምገኝ ሰው ነኝ። በቀጠሮዬ በጣም የምገኝ ሰው ነኝና። በቃ ሰዓት ማክበር በጣም ጥሩ ጥሩ ጥሩ ነገር ነው ብዬ በቃ ሰው ልጅ ደግሞ ትልቁ ስጦታው። ማለት ለሰው የሚሰጠው ጊዜ ነው እና ጊዜን የሚያበክንብኝ ሰው አልወድም።

አዎ ስራዬን በጣም ነው የምወደው እውነት በጣም በጣም ነው የምወደው። እኔ አሁን ስራዬን ለመማር ራሱ ወደ አስራ ሰባት አስራ ስምንት አመት አሳልፌያለሁ ማስተርስም ጨምሬ ወደ አስራ ዘጠኝ አመት ጫር አድርጌያለሁ። እና ስራዬን አሁን በመንደስና ነው የምሰራው በጣም ነው የምወደው በጣም በጣም ደግሞ ሁሉም ነገር ይከፍለኛል መጨረሻ ላይ ደግሞ ወደ በለጠ ሰዎቹን ወደ ለማገዝ ማሸጋገሪያ ሆነኛል ብዬ አስባለው። እኔ የምመኘው አይነት ስራ መልሼ ብዙ ሰዎችን የማግዝበት ብዙ ሰዎችን የምረዳበት ብዙ ሰዎችን የምናውቅበት ቢሆንም ለጊዜው ያለው ሙያዊ ስራዬን በጣም እወደዋለዉ። በጣም ደስ ይለኛል ምክንያቱ ደግሞ አሁንም ራሱ መሰረተ ልማት ነው እየሰራን ያለነው ለምሳሌ አሁን እየሰራሁት ያለው ሀይል ማመንጫ ግድብ ላይ ነው አየሰራው ያለዉት እና ይሄ ደግሞ ብርሃን ነው ለሰው ልጆች እያመነጨ ነው ያለነው። ምክንያቱም አካባቢያችንም እንደውም ተስማሚ የሆነ ነገር ነው ምክንያቱም አይበክልም። አከባቢ የማይበክል ስለሆነ ደግሞ በጣም ቆንጆ ፕሮጀክት ነው ቆንጆ ስራ ነው እና አሁን ይሄ ስራ ላይ ተሳትፌ ለሰዎችም ብርሃንም እየሆንኩ እንደሆነ ስለማቅ ከቤተሰብ በርቅም ከአካባቢዬ በጣም በርቅም ብዙ ጊዜ ከቤተሰቦቼ በቶል ባልገናኝም ምንድነው ግን በቃ ለሰዎች ብርሃን እየሰራሁ እንዳለው ነው የማስበው ለቀጣይ ትውልድ ጥሩ ነገር እያሰብኩም እንዳለው ስለማስብ ስራዬን በጣም ነው የምወደው።

አዎ ፀጉሬን በጣም እንከባከባለሁ እወደዋለሁም ፀጉሬንም አሳድጋለሁ በደንብ ባላሳድጋለሁ ሳይሆን ግን በቃ ግርማ መጎሴ ነው እኔ በጣም ደስ ይለኛል ፀጉሬን በጣም ነው የምንከባከበው። እስካሁንም ምንም አላሆንም እንደውም በበረሃ በፀሀይ ብዙ ጊዜ ሄልመንት ምናምን የተጠቀምኩ ራሱ ምንም ምንም አልተጎዳም ያን ያህል አልተጎዳም። እና ፀጉሬን መንከባከብ በጣም ነው የምወደው ሰው ልጅ ደግሞ ፀጉሩን እንዲከባከብ እመክራለሁ። በስነ ስርዓት በሻምፖ ነው የምታጠበው ሳምናም አስፈላጊ ከሆነ ጥሩ ሳምና ነው የምጠቀመው። ቅቤም እቀባለሁ በስነ ስርዓት ለሶስት አራት ቀን ቅቤ ቀባና ከዛ በኋላ ጥጥት ብሎ ከጠገበ በኋላ ጥቅቤውን እታጠበዋለሁ የፍየል ቅቤ ማለቴ ነው ወይም የፍየል ቅቤ በጣም አሪፍ ነው የላመም ቢሆን ምንም አይልም ግን ከታጣም የበግም ቢሆን። ግን ለፀጉር በጣም አሪፍ የፍየል ቅቤ ነው ምክንያቱም ፍየል የምትጠቀመው ብዙ አይነት ቅጠሎች ስለምትጠቀም። ፀጉሬ የፍየል ቅቤ ስቀባ ብዙ አይነት ምግቦች ያገኛል ማለት ነው። እና ተፈጥሯዊ በሆነ መንገድ ፀጉሬን መንከባከብ ትሪት ማድረግ በጣም እወዳለሁ። እና እውነት ነው አዎ ፀጉሬን በደንብ ነው የምንከባከበው በደንብ በደንብ በደንብ አድርጌ ማለት ነው። እና ያው እስካሁንም እግዚአብሔር ይመስገን ጥሩ ነው ያለው ምንም አልሆነም።

አዎ በድርጅት ዝግጅቶችን እሳተፋለሁ አሁን ለምሳሌ እኛ ጋር በጣም ብዙ ዝግጅቶች አሉ የገና ዝግጅት አለ። የአዲስ አመት ዝግጅት አለ የኢስተር የፋሲካ ዝግጅት አለ። እና አንዳንዴ ደግሞ በቃ የልጅ የሴቶች ቀና አለ። በቃ የተለያዩ ቀኖች አሉ ዝግጅቶች አሉ እና እሳተፋለሁ በተለይ በተለይ ደግሞ ብዙ ጊዜ ግርግርታ የማይበዛብ ጭፈራ የማይበዛባቸው ምናምን ሲሆን በጣም ይመቹኛል። ጭፈራ ጫጫታ ምናምን በጣም የሚበዛባቸው ከሆነ ብዙም አልወደውም። ግን በቃ ጥሩ ትምህርት የምናስተላልፈው ሰዎችንም እርስ በእርስ የምትገናኛቸው እርስ በእርስ የምትራደባቸው ምናምን ሲሆን ደስ ይሉኛል። እና በቃ በድርጅት ዝግጅቶች በአጠቃላይ በቃ ጥሩ ነገር ከሆኑ እሳተፋለሁ። ያው አጉላ ዘለል የሆኑ ብዙም ከባህልም ከምንም ከሞራልም ያፈነገጡ ዝግጅቶች እኛ ላይም አይደረጉም እኔም አልሳተፍም። ጥሩ ዝግጅቶች መንፈስም ስጋም የሚደሰትባቸው ከሰዎች ጋር የምትገናኛቸው ለሰዎች እርስ በእርስ ተገናኝተህ ያለህ የስራ ግንኙነት የምታጠነክርባቸው ዝግጅቶች ሲሆን ግን እኔም በደንብ አድርጌ ነው የምሳተፈው። ያው ደስም ይለኛል በእውነት ለመናገር የሚናፍቁ ነገሮችም ሁል ጊዜ በቃ ይገጥሙኛል።

ኦ ማር በጣም ነው የምወደው በጣም በጣም በጣም ይመቸኛል በጣም ማር እወዳለሁ እውነት ለመናገር ማር በጣም ነው የምወደው ከልጅነቴም ስበላ ነው ያደኩኝ እና ደግሞ በጣም ጠንካራ ያደርጋል የበሽታ መከላከል አቅምህን በጣም ይጨምራል በጣም ቆንጆ ነው። ሰው ልጅ ጠፋጭ ነገር መብላት ከፈለገ ማር ቢጠቀም እመክራለሁ። አይስክሬም ምናምን ምናምን ወይም ደግሞ ኬክ ምናምን ብስኩት ምናምን ከስኳር ምናምን ከሚጠቀም ተፈጥሮ ማር ቢጠቀም በጣም ጥር ነው እላለው ለጤንነትም በጣም ተስማሚ ነው። ጉልበት ይሰጣል በሽታ የመከላከል አቅምህን አሪፍ ያደርጋል። ብቻ በቃ የምናውቃቸውና የማናውቃቸው ብዙ ጥቅሞች እንደሚሰጥ አውቃለሁ። ምክንያቱም እና ማር የሚሰራው ብዙ ከሆኑ የዛፍ የዛፍ አበባዎች ነው እና ከብዙ አባባዎች ተቀምሞ ስለሚሰራ በጣም በተፈጥሮ መንገድ ለዛ ደግሞ ኬሚካል ሳያስር ሳያስፈልገው ፕሮሰሲንግ ምናምን ምናምን ሳያስፈልገው መጎዳት ሳያስፈልገው የሚዘጋጅ ስለሆነ በጣም ቆንጆ ነው እላለሁ ለሰው ልጆች ጤነ በጣም ወሳኝ ነው። በተለይ ሳታበዛ ጠዋት ማታ ሁለት ማንኪያ ሁለት ማንኪያ ቀኑ ሁል ጊዜ ብታደርግ በጣም ቆንጆ ነው። እኔ አሁን በህይወቴ ጥሩ ነገር ነው ብዬ

አዎ በስራ ላይ ብዙ ችግሮችን እፈታለሁ ምክንያቱም በስራዬ ላይ ችግር ካልፈታሁማ ምኑን ስራ ሰራሁት ይባላል ምክንያቱም ሁል ጊዜ ማለት የምጠብቀው ምንድነው? በስራ ላይ ችግሮች እንደሚገጥሙኝ በእርግጠኛ እርግጠኛ ሆኜ ነው የምጠብቀው እና ስለዚህ ችግሮችን በስነ ስርዓት ደግሞ ለቀጣይ አይነት ችግርም ስፈታ በቀጣይነት ችግር እንዳይፈጥርብኝ እያረኩኝ መፍታት እንዳለብኝ ደግሞ በደንብ ጠንቅቄ አውቃለሁ ማለት ነው። ስለዚህ ምንድነው? ችግሮችን ስፈታ ሌሎችን በማያስቀይም የነገ ስራዬን በማያስተጓጉል መልኩ መፍታት አለብኝ። ይሄን ለማድረግ ደግሞ በስነ ስርዓት ዝም ብዬ የሆነ ነገር ችግር ሲፈጠር ወዲያውኑ በቃ መልስ ለመስጠት ወይም ደግሞ ቶሎ በቃ መልስ ወይም ስራውን ለመስራት መሯሯጥ ሳይሆን መንገድ ብፈታ በምን መንገድ ባስተካክለው ችግሩ በዘላቂነት ይፈታል። ሰዎችም ሳያስቀይም ነገ ድጋሚ ደግሞ ሌላ ችግር ይዞ እንዳይመጣ። ይሄን ሁሉ አስቤ ምንድነው የማደርገው? ረጋ ብዬ አስቤ በስነ ስርዓት አውጠንጥኜ አዎ ቋሚ በሆነ መንገድ በተቻለ መጠን ሰዎችን በማያስቀይም መንገድ ወይም ደግሞ ስራው መልሶ ሌላ ስራ በማይጎዳ መንገድ ችግርን መፍታት በጣም በጣም በጣም አስፈላጊ ነው ብዬ ነው የማምነው። እና አዎ በስራ ላይ የሚገጥሙኝ ችግሮቼን በስነ ስርዓት አድርጌ ነው የምፈታው።

ኦ። አዎ እሳት ማንደድ በጣም የምትችለው ለምን የሚባል እንግዲህ ክርቢቴን በስነ ስርዓት አስተካክዬ ጭሬ በስነ ስርዓት አድርጌ እሳትን የሚቃጠል ነገር አድርጌ ነው የማቃጥረው ብዙ ጊዜ ነዳጅ ምናምን አልጠቀምም እሳት ለማንደድ በእውነት ለመናገር ጎበዝ ነኝ በዚህኛው ነገር። በጣም ተስስ የሆኑ በቃ በጣም እንደ ጭድ አይነት ነገሮችን እናስተካክልና ከጎናቸው ደግሞ ደና ጠንከር ያሉ እንጨቶችን አዘጋጅና ከዛ በኋላ ቀስ በቀስ ቀስ በቀስ ከርቦን ዳይኦክሳይድ እየሰጥኩ እፍ እፍ እፍ እያልኩኝ ቀስ ብዬ ነው የማቀጣጥለው እና እሳት በመቀጣጠል በእውነት በጣም በጣም ጎበዝ ነኝ። ምክንያቱም እኛ ብዙ ጊዜ እሳት በቃ ስናነድ ማታ ውጪ ላይ ስንሞቅ ምናምን በሄድንበት ወይም ባርኮች ስናድር ወይም ደግሞ ካምፕ ፋየር ምናምን ስናዘጋጅ ምንድነው የምናደርገው? በቃ እኔ ነው ቅድሚያ አዘጋጅ የሚሉ ጓደኞች ሁላና አዎ እሳት ማንደድ ማቃጣጠልም በጣም ነው የምትችለው ግን ጋዝ ወይም ደግሞ እሳት ምናምን እንደዚህ ነዳጅ ምናምን እሳት ለመቃጠል አልጠቀምም። ሸታው ራሱ ያመኛል ብዙ አልወድም እንደዚህ ነገር። ግን ያው በስነ ስርዓት ቀስ ሳሪኬክን እሳትን አቃጣጥዬ በሰነ ስርዓት በቃ እስኪያዝ ድረስ ደግሞ እየተንከባከብኩኝ ኦክስጅንም እንዳይበዛበት ኦክስጅንም እንዳያንስው እያርኩኝ ቀስ ብዬ ነው የማቀጣጥላት አዎ

አዎ ከደንበኞች ጋር አገናኛለሁ በጣም ነው የምገናኘው ደንበኞቼ በጣም ትልቅ አክብሮት ነው ያለኝ በመኘት በየትኛው ሁኔታ ያገኘኋቸው ደንበኞቼ ከእኔ የሚጠቀሙ ከእነሱ የምጠቀምም ቢሆን። ከደንበኞቼ ጋር በቃ እንደ ወንድም እንደ እህት በጣም ጥልቅ በቃ ጥልቅ የሆነ ቁርኝነት ነው ያለኝ በተለይ በተለይ ደግሞ ተደጋጋሚ ከእኔ ጋር ደንበኞች ከሆኑ ማለት ነው። በሙያ በሙማክራቸው ሊሆን ይችላል እኔም ለመቃወች ምናምን ሰም በምገዛቸው ሊሆን ይችላል ብቻ። በአጠቃላይ ከወንድሙ መቼ ከጎደኞቼ ጋር ከዘለለ በላይ ከደንበኞቼ ጋር ደግሞ ጦሩ የሆነ ግንኙነት አለኝ በጣም ተግባቢ ሰው ነኝ። ቀለል አድርጌ ነው ነገሮችን የምረዳው አለቀየምም አግሬሲቭም አይደለሁም በቃ ማለት መከራከር አመጣ መጨቃጨቅ አይደለም። ሰዎችንም በቃ የግድ በቃ ንጹህ ወይም ብጹህ እንዲሆንም አልጠብቅም። በቃ ያው ሰዎችም ሰርዳ ደግሞ በቃ ድክመትም እንዳለባቸው ገበው ማለት። ኤክስፔክት አድርጌ ወይም ጠብቄ ስለሆነም ከሰዎች ጋር የምቀራረበው ያን ያህል አልጨናነቅም እና ሰዎችንም በጣም እረዳለሁ የምረዳ አይነት ሰው ነኝ። እና ከደንበኞቼ ጋር በቃ ጥሩ አይነት ግንኙነት ነው ያለኝ በጣም ጥሩ ማለት ነው

አዎ አሁን ላይ ያለህበት የትንኝ መረብ እጠቀማለሁ ምክንያቱም በጣም ሙቀት ያለበት ቢምቢዎች የሚበዙበት አካባቢ ስለሆነ ያለሁት አዎ የትንኝ መረብ እጠቀማለሁ። አንዳንዴ ነው ግን ሁሌ ስለሚያፍነኝ ብዙም አይመቸኝም። ኬሚካልም ግን በጣም በተለይ ዝናብ ወቅት በሆነ አካባቢ እና ችግር በጣም በሚበዛበት ጊዜ በቃ ትንኝ እንዳያጠቁኝ በቃ የትንኝ መረብ በደንብ ነው የምጠቀመው እጠቀማለሁ። ሰዎችንም ታመው የውበ መድሃኒት ከመውሰዳቸው በፊት ይሄ ነገር ቢጠቀሙ ጥሩ ነው። እውላለሁ በመጀመሪያው አካባቢያቸው ቢያጸዱ ከትንኝ መራቢያ የሆኑ ምቹ ከመሆኑ ነገሮችን ጽዱ ቢያደርጓቸው የጓጉለ ውሃ ምናምን እንዳይነር አጠገባቸው የቢንቢቢዎች መራቢያ የሚሆን ምቹ የሆነ ሳር ምናምን እንዳይኖር ቢያጸዱ ወይም ደግሞ መድሃኒት ቢረጩት በጣም ደስ ይለኛል። ካልሆነ ግን ማታ ማታ የግድ ስተኙ በምብከም የሚነደፉ ማድረግ አለባቸው። ምንድነው? በቃ የትንኝ መረብ በጣም ቢጠቀሙ ጥሩ ነው እላለሁ በጣም ቆንጆ ነው በቃ ማለት። ታመው የመድሃኒት ጎንዮሽ ጉዳትም ከሚያጠቃቸው ቀድመው ራሳቸውን ቢከላከሉ ጥሩ እላለሁ። እኔም እጠቀማለሁ

ምመኘው ስራ ምንድነው? ብዙ ጊዜ እኔ ለሰዎችን ማገዝ በጣም የሚመቸኝ ነገር ነው በተለይ ደግሞ በጣም አካል ጉዳተኛ የሆቻ አሮጊቶች አሮጊቶችን የሆኑ በርጅና በጣም የተጠቁ ሰዎች የአእምሮ ችግር ያለባቸው ሰዎች። ወይም ደግሞ እናትና አባታቸው የሞትቧቸው ህፃናቶችም ቢሆኑ ብቻ በአጠቃላይ እነኚህ በጣም ራሳቸውን መቻል የማይችሉ ደግሞ ጠዋሪ የሌላቸውን ሰዎችን መርዳት በጣም የምመኘው አይነት ስራ ነው። ያው ማለት ብዙ ብርም ባያስገኝልኝም ቢያስገኝልኝም ሳይሆን ግን በቃ የህልና አርካታ አገኝበታለሁ እና። የመጨረሻ ጎሌ አሁን በሙያው ስራ ሄጄ ያገኘሁትም ብርም ራሱ በጣም አሁን ኢንቨስት አድርጌ ያገኘሁትም ተቀጥሬ ያገኘሁትም ብሮችም ሰብስቤ ትልቅ የእርዳታ ድርጅት ብከፍት በጣም ደስ ይለኛል። ግን ያ እርዳታ ድርጅቱን የምከፈው ደግሞ በቃ እንድታበይበት እንድኮራበት በቃ ከሌኮ እንደዚህ ነው ምናምን እንድባልበት ሳይሆን ማንም ሳያውቀኝ የማንም እንደሆኑ ራሱ መሆኑን ራጎ ሳያሳውቅ ግን። ብዙ ሰዎችን እንዲረዱበት ብዙ ሰዎችም እንዲጦርበት በስተርጅኛቸው ፈጣሪአቸውን እንዲያመሰግኑበት። በቃ ሰው ሆኖ ለሰው መትረፍ ነውና ትልቁ የዚህ ህይወት አዎ ዋና አላማ መሆን ያለበት ብዬ የማምነው። እንደዛ ባደርግ በጣም ደስ ይለኛል። እና በአዳታ ስራዎች እንደሰማራት ትልቁ የምመኘው ስራ ነው።

አዎ የጨማ ቁጥሬ አርባ አንድ አርባ ሁለት ነው በጣም መካከለኛ ነው ትልቅም አይደለም ትንሽም አይደለም። በርግጥ ግን አርባ ሁለት ወይ አርባ አንድ ነው? ምን እንደሆነ ታውቃለህ ድሮ በተለይ ዘጠነኛ ስምንተኛ ክፍል ከኤሌመንተሪ ስኩል ወደ ዘ ሃይ ስኩል ስገባ በጣም እግሬ በጣም ያለ ቅጥ እያደገ ነበር እና ያኔ ምንድነው ያደረኩኝ ቁጥሬ በጣም ማነስ በጣም ማነስም መቀነስም በጣም ትልቅ እንዳይሆንብኝ ስለምፈራ። ጠበብ ያሉ ጫማዎችን በግድ በቃ እየተጫማው እነሱንም ስለብስ ስለብስ እነሱንም ሳደርግ። በቃ የጫማዬን ቁጥር በጣም አሪፍ እየሆነ መጣ እግሬንም እድገቱ በጣም እየተወሰነ መጣ እና። አሁን አሁን ላይ በእውነት በጣም ደስተኛ ሆኛለሁ ምክንያቱም ምንድነው ቁመቴ ጥሩ ነው ከፍ ያለ ነው አጭርም አልባልም። ረጅምም አልባልም ግን የጫማ ቁጥሬ በጣም ጥሩ ነው በቃ ማለት የፈለኩበት አይነት ጫማ በቁጥር ምክንያት አላጣም በቃ ብር ምናምን አንሶኝ ምናምን ካልሆነ በስተቀር። በቁጥጥር ምክንያት ወይም በጣም ትልቅ ሆኖ ወይም እግሬ በጣም ትንሽ ሆኖ ከስታንዳርድ ውጪ ሆኖ አልቸገርም። እና ጥሩ በቃ ቁጥር አርባ አንድ አርባ ሁለት በቃ እንደየ ጫማው ሞድ። ቢበዛ አርባ ሁለት ቢያንስ ደግሞ አርባ አንድ በቃ እጠቀማለሁ በጣም ቆንጆ ነው ማካከለኛ ነው ማለት ነው

ኦ አዎ በተፈጥሮ ውስጥ መራበድ በጣም ነው የሚመቸኝ። ህይወት ለመናገር በጣም በተለይ በቃ ንጹህ አየር ያለበት የሆነ የትራፊክ መጨናነቅ ወይም ደግሞ አዋራ ምናምን የለበት ዛፍ ወይም ደግሞ የወፎች ዝማሬ ያለበት አካባቢ ሲሆን በቃ የውሃ ጫጫታ ምናምን ያለበት ሲሆን በጣም በጣም በጣም በጣም ደስ የሚለኝ። ቀስ እያልኩኝ አየሩን እየማኩኝ ተፈጥሮን እያደነቅኩኝ በቃ ረጅም ርቀት ራስ ብጓዝ በእውነት በእውነት ለመናገር እንዴት እንደስ እንደሚለኝ በቃ አለሜን ነው። እውነት ለመናገር ረጅም ርቆትም ቢሆን አይደክመኝም ስጀምነቴ ስጀመር ሰውነቴም ለመራመድ ምናምን የሚመች አይነት ነው ራሴን ቀለል አድርጌ ነው የምጓዘው። መመገቡ ምግብን በጣም ስለምመርጥ በቃ ወፍራም ሰው አይደለሁም በጣም ቀጭንም አይደለሁም ፊት ነኝ። ስለዚህ ምንድነው በቃ በተፈጥሮ ውስጥ በጣም አሪፍ የሆነ እያደነቅኩኝም ከሆነ በጣም ደስ ይለኛል። አባራ ወይም ትራፊክ መጨናነቅ ወይም ብዙ ሰው ምናምን ዋካታ ምናምን ካለበት ብዙ አይመቸኝም። ግን ጸጥ ባለ በተፈጥሮ ነገር መራመድ ግን በእውነት በጣም የሚመቸኝ በቃ ተፈጥሮን እያደነቅኩኝ አየሩን እየማኩት የወፎችም ዝማሬ እያደመጥኩኝ በቃ ይሄ ይሄን ሁሉ ነገር በቃ እያረኩኝ በጣም ነው የምጓዘው ደስ ደግሞ ይለኛል።

አዎ ዜና ብዙ ጊዜ ድሮ ድሮ ከቴሌቪዥን ከሬዲዮ ከጋዜጣ ነበር የምናገኘው አሁን ላይ ግን በቃ ብዙ ጊዜ የቴሌቪዥን ሬቶ ጋዜጣ ብዙም አልከታተለም ግን። በቃ ዩቲዩብ አሉኝ በቃ ዩቲዩብ ነው ብዙ ጊዜ ዜናዬን የማገኘው ጥሩ ጥሩ ዜና የሚያቀርቡ እውነተኛ ዜና የሚያቀርቡ። የፖለቲካ ይሁን ወይም ደግሞ የተለየ ጥቅም ፈላጊዎች ወይም ደግሞ የተለየ ኢንተረስት የሚያጠቃቸው ማለት በቃ የሚያቅርቡ የምወዳቸው ሰብስክራይብ ያደረኳቸውን የዩቲዩብ ቻናሎች አሉ። ከዛ ነው የማገኘው ብዙ ጊዜ አንዳንዴ ደግሞ ከፌስቡክ ምናምን ግን ያው ታማኝ አይደለም ብዙ ጊዜ ፌስቡክ ላይ የሚያመጡ ሰዎች። ብዙ ጊዜ መረጃቸው ተክል አይደለም ግን ዩቲዩብ ላይ ግን አብዛኛው ጊዜ በጣም ጥሩ ጥሩ የመረጃ እንትኖች አሉ። ከዛ ነው ዜናዬን ማና ማገኘው ዜና መስማት ከፈለኩኝ የምመርጣቸው የዜና ቻናሎች አሉ። እዛ ጋር ሄጄ ቀስ አድርጌ በስነ ስርዓት አዳምጣለሁ። ግን ያው ድሮ ድሮ ግን ቴሌቪዥን ሬድዮ ጣቢያ ነበር የምንከተለው። አሁን ላይ ግን የቴሌቪዥንም የሬዲዮም ምናምን ነው እዛ በተለይ በመንግስት ውስጥ ያለው ሲሆን ብዙም በቃ ማለት ታማኝነታቸው ብዙም ደስ አይልም ያው ፕሮፖጋንዳ ነው የሚሆኑት። እና ብዙም አልከታተልም ዜናዎቻቸውን